በብዙ ህዝብ መካከል መሆን ብዙም አይመቸኝም ኮምፎርት አይሰጠኝም። ምክንያቱም በጣም ፈሪ የምንባል አይነት ሰው ስለሆንኩኝ ማለት ነው። ስለዚህ ግን አንዳንድ ጊዜ በስራ ምክንያት ብዙ ህዝብ የሚገኝበት ቦታ ላይ ተገኝቼ አውቃለሁ። ስነ ጽሁፍ በማቀርብበት ጊዜ ድራማዎችን ምናምን በምንጽፍበት በማቀርብበት ጊዜ ብዙ ሰው በሚገኝበት ቦታ ተገኝቼ አውቃለሁ። ግን ኮምፈርት አይሰጠኝም ምክንያቱም ያን ያህል ደፋር ስላልሆንኩኝ ማለት ነው። ነገር ግን ስነ ጽሁፍ ስለምሞክር ስነ ጽሁፍ በማቀርብበት ጊዜና እንደዚህ አይነት ነገሮችን የታለን የእንደዚህ ችሎታዎችን በማቀርብበት ጊዜ ግን ብዙ ህዝብ ባለበት ቦታ ላይ ተገኝቼም አውቃለሁ። ነገር ግን በተገኘሁበት ጊዜ ህዝቡን እንኳን ለማየት መድፈር አልቻልኩም ነበረ። እና አሁን ለአሁን ላይ ግን። ብዙ እንቅስቃሴዎችን በምንቀሳቀስበት ጊዜ አንዳንድ ሰዎችን ኮን እንደዚህ በራስ መተማመን እንዲኖረኝ የሚያደርጉ ሰዎችን ባግ ባገኘው ቁጥር ግን ብዙ ህዝብ መካከል ላይ መሆን ባይመቸኝም ግን ያን ያህል ኮምፎርት እንዳይነሳኝ የሚያደርጉ ሰዎችን ስለማውቅ እነሱ እነሱ ይህንን ባህሪ እንዳስወግድ ረድተውኛል። አግዘውኛል። ነገር ግን ብዙ ጊዜ ብዙ ህዝብ በተም በጣም ብዙ አዳራሽ ላይ በስብሰባ ቦታዎች ላይ የአክሲዮን ስብሰባ ሊሆን ይችላል። ስለ ሀገር ምክክር እንደዚህ አይነት ስብሰባዎች ላይ ተገኝቼ አውቃለሁ። እዛ መድረክ ላይ ስነ ጽሁፍ አቅርቤ አውቃለሁ አጫጭር ተውነቴ ተውኔቶችን አቅርቤ አውቃለሁ ሙዚቃዎችን አንዳንድ ነገር ሞክሬ አውቃለሁ። ስለዚህ በዛ መካከል ኮምፈርት ባይሰጠኝም እንደዚህ ነገሮችን አድርጌ ስለማውቅ አሁን ላይ ምንም አይደለም

ስትታመም ከስራ ትቆያለህ ወይ ለሚለው ጥያቄ? እንደ ህመሙ ሁኔታ ይወሰናል። ምክንያቱም። ቀላል ህመሞች እና ከባድ ህመሞች በሚሆኑበት ጊዜ። ቀላል ህመም ከሆነ ስራውን ትቼ ወደ ቤት ለመሄድ ላልገደድ እችላለሁ። ምክንያቱም በጣም ቀላል ህመሞች ከሆኑና ስራ እንደመተው የማያስችሉ ከሆኑ ያን ያክል ስራ ትቼ ወደ ቤት መሄድ። አያስደፍርም ምክንያቱም ቀለል ያሉ ራስ ምታቶች ሊሆን ይችላል። ወይም እንደዚህ ሆድ ቁርጠት የተለያዩ ነገሮች ቀለል ቀለል ያሉ ህመሞች ከሆኑ። ስራ ትቼ ወደ ቤት አልሄድም። ነገር ግን በጣም ከባድ ከሆነና ስራ ስራ መስራት የማያስችለኝ ሁኔታ ውስጥ ከሆንኩ ግን በስራ ቦታ ላይ አልቆይም። እሱ ይሄ ማለት ምንድነው? እንደ ህመሙ ክብደትና ቅለት ይለያያል ለማለት ፈልጌ ነው። ስለዚህ ስታመም ከስራ ላይ የምቆይባቸውና የማልቆይባቸው ሁኔታዎች ሊፈጠሩ ይችላሉ። በጣም የሚያመኝ ከሆነ መቀመጥ ሊያቅተኝ ይችላል ወይ ስራዎቼን በስነ ስርዓት ለማካሄድ የማልችልበት ሁኔታ ውስጥ ከሆንኩኝ ስራ ቦታ ላይ አልቆይም። ቀጥታ ወደ ቤት ሄጄ እረፍት ለማድረግ እሞክራለሁ። ነገር ግን ስራ መስራት የሚያስችለኝ አይነት ቀለል ያለ ህመም ከሆነ ግን። የዛው ስራ ቦታ ሆኜ ራሴን እየተከባከብኩኝ ወይም ደግሞ ህመሜን ሊያስታግስልኝ የሚችል ነገር በመጠቀም እና እነሱን ነገር ህመሜን ተሎ እንዲሻለኝ የሚያደርጉ ነገሮች አማራጮችን ተጠቅሜ ለስራ ቦታዬ ላይ ለመቆየት እፈልጋለሁኝ። እና አሞክራለሁኝ እንጂ ትቼ ወደ ቤት ለመሄድ አልሞከርም። ምክንያቱም ይሄንን ስናገር እንደ ህመሙ ክብደት እና ቅለት ይወሰናል።

ቤትህን እንዴት ታስዉባለህ? ቤቴን በተለየ መጠን ምክንያቱም ውጪ ገብቼ ወጥቼ ስገባ ቤቴ እንዲናፍቀኝ የሚያደርጉ ነገሮችን ብዙ ጊዜ እጠቀማለሁ ያ ማለት ምንድነው? በመጀመሪያ ላይ ቤቴ ቀለም ላይ አተኩራለሁ እኔ እምወደው የቤት ቀለም ነጭ ወይም ደግሞ ቬጅ ከለር እሚባሉ ከለሮችን በጣም ነው እምወደውና የምጠቀመው የቤቴ ግድግዳ ቀለም ምክንያቱም ቤት እሚጀምረው ማስዋብ እሚጀምረው የቤት ግድግዳ ከቀለም ስለሆነ ማለት ነው። የቤቴን ግድግዳ ቀለም ካስዋብኩ በኋላ ከቤቴ ቀለም ጋራ ማች እሚያደርጉ ቆንጆ መጋረጃዎችን እመርጣለሁ። ከዛ መጋረጃዎችን ከመረጥኩና ከሰቀልኩ በኋላ ቀጥታ ትኩረት አሰማደርገው ከማነጥፈው ምንጣፍ ጋር ነው። ምክንያቱም ብዙ ጊዜ የቤት ውስጥ የምናዘጋጃቸው የግድግዳ ቀለሞች ወይም ደግሞ የመጋረጃዎች ከምንጣፎቻችን ጋር ወይም ደግሞ ከምንጠቀማቸው ሶፋዎች ጋር ሊሆን ይችላል ጋር መቀመጫዎች ጋር ሊሆን ይችላል ማች ተመሳሳይ መሆን ስላለባቸው ማለት ነው። ስለዚህ የቤቴን ቀለም ካስተካከልኩ በኋላ መጋረጃዬንም በተመሳሳይ ከለር ካስተካከልኩ በኋላ ቀጥታ እምሄደው ወደ ምንጣፌ ነው። ምንጣፌም ከመጋረጃዬ እና ከቤቴ ግድግዳ ቀለም ጋራ ተመሳሳይ መሆን ስላለበት ከዛ በኋላ ግድዳዎቼ ላይ መጠቀም እና ማስዉበት። ሁኔታ ላይ ስሆን ስዕል አድኖዎችን እጠቀማለሁ። ዲም ላይቶችን እጠቀማለሁ። እጠቀማለ ዲም ላይቶችን እጠቀማለሁ ስዕል አድህኖዎችን እጠቀማለሁ። ምክንያቱም ቤቴን እሚያስውቡልኝ ነገሮች ስለሆኑ እና ማታ ላይ ስቀመጥ በተለይ ዲም ላይቶችን በመክፈት ዲም የሆኑ እንደዚህ መብራቶችን በጣም ዝቅተኛ ብርሃን የላቸውን ብርሃኖች በመጠቀም ቤቴን ማስዋብ እፈልጋለሁ። እና ቤቴን በዚህ መልኩ በጥሩ ሁኔታ ውጭ ወጥቼ ስገባ እንዲናፍቀኝ እና ወደ ቤቴ ስገባ የአእምሮ እረፍት እንዳገኝበት ስለሚረዳኝ ምክንያቱም ቤታችን አእምሮአችን መንፈሳችን እና ከራሳችን ጋራ የአኗኗር ዘይቤ የህይወታችን እንትን ስለሆነ ማለት ነው። ስለዚህ ቤቴ ላይ እምጠቀማቸው ማስዋቢያዎች እና እንዴት እንደማስውባቸው በዚህ መንገድ አስውባቸዋለሁ ቤቴን ማለት ነው።

በበጋ ወቅት ምን ታደርጋለህ? በበጋ ወቅት ብዙ ነገሮችን አደርጋለሁ። ያው ስራ የሚሰራም በበጋ ወቅት ስለሆነ በበጋ ወቅት ብዙ ነገሮች ይደረጋሉ። የንግድ ስራ ስለሆነ የምሰራው በበጋ ወቅት የሚሰሩ ስራዎች ናቸው። ምክንያቱም እንደዚህ ሆቴል ንግድ ስራ ስለሆነ ሰው በክረምት ላይ ሁሉም ሰው ቤት ውስጥ ስለሆነ የሚቀመጠው በበጋ ወቅት ላይ ነው ብዙ ጊዜ ስራዎቼን የምሰራው። እና ማንኛውንም አይነት ስራ ቢሆንም የሚመቸው በበጋ ወቅት ላይ ስለሆነ በበጋ ወቅት ስራዬን ለማቀላጠፍ እና ለመስራት በተመቸኝ ሰዓት ለመንቀሳቀስ ይመቸኛል። ምክንያቱም ዝናብ አያግደኝም፣ ጭቃ አያግደኝም። የሚያግዱ ሌሎች ነገሮች ላይ ምንም ተጽዕኖ የሚያፈድርብኝ ነገር ስለሌለ ምክንያቱም በበጋ ወቅት ብዙ ነገር ስራ ይሰራል። ምክንያቱም በክረምት ከምንሰራው ስራ ይልቅ በበጋ የምንሰራቸው ስራዎች ለኛ በጣም ትልቅ እድሎችን ይዘው ይመጣል። ምክንያቱም በበጋ ወቅት ነው ሰው ሁሉ እንቅስቃሴ የሚያደርገው። በበጋ ወቅት ነው ሰውም ተጠቃሚ የሚኖረው፣ ከቤቱም ውጪ የሚያሳልፈው፣ በድርጅት ቦታዎች ላይ ሊሆን ይችላል፣ በግር በግል ስራዎች ላይ ሊሆንም ችላል እንቅስቃሴ በብዛት የሚኖረው ወዴት ነው? በበጋ ወቅት ላይ ነው። ምክንያቱም ክረምት ላይ ከሆነ እንቅስቃሴ ላይ አይኖርም። በዝናብ፣ በንፋስ በጭቃዎች በተለያዩ ምክንያቶች ወጦ ለመስራት ስለሚያስቸግር በበጋ ወቅት ግን እያንዳንዱን ስራ ለመስራት አመቺና በጣም አሪፍ ነው። እና በበጋ ወቅት ይህንን የሆቴል ስራዬን ከስተመሮቼን ተጠቃሚዎቼ እንዲበዙ ከአየሩ ከወቅቱ አንፃር የሚያስፈልጉ ነገሮችን ተጠቅሜ ደንበኞቼን ለማስደሰት በበጋ ወቅት የምሰራው የሆቴል ስራ ያው ይመቸኛል።

ስራህ አድካሚ ነው ወይ? ስራው በእርግጥ አድካሚ ነው ነገር ግን አድካሚ ቢሆንም ፈቅጄ እና ወድጄ ደስ ብሎኝ ምሰራው ስራ ስለሆነ ብዙ ጊዜ ድካም አይሰማኝም። ነገር ግን የምንሰራው ስራ የጉልበት ስራ ስለሆነ ራሴ ተንቀሳቅሼ የምሰራው ስራ ስለሆነ በሆቴል ላይ ስለሆነ እየሰራሁኝ ያለሁትኝ። ብዙ ጊዜ ስራው ድካም አለው ምክንያቱም ብዙ ከስተመሮችም በአንድ ጊዜ ማስተናገድ ሊሆን ይችላል ብዙ ትዕዛዞችን በአንዴ ላስተናግድ እችላለሁ ሌሎች ከስተመሮችን የማስተናገድ ስራ እሰራለሁኝ። ስለዚህ ስራው አድካሚ ነው። ግን ቢሆንም አድካሚ ቢሆንም ግን ወድጄውና ፈቅጄው ምሰራው ነገር ስለሆነ ያን ያክል ደክሞኝ በጣም ስልችት ብሎኝ ምሰራው ስራ አይደለም። ምክንያቱም ስራው በጣም ተፈለገና ደስ ብሎኝ ምሰራው ስራ ስለሆነ ድካም አይሰማኝም። መሰላቸት ባህሪ አይሰማኝም ምክንያቱም እኔ ማስበው ነገ ላይ ምደርስበት ቦታ ላይ እና ነገ ላይ ምደርስበትን ደረጃ ስለሆነ የማስበው። እኔ የማስበው እነሱ ላይ ስለሆነ ትኩረት የማደርገው ስኬቴ ላይ ስለሆነ። ዛሬ ላይ የማየውን ድካም ወይም ደግሞ ዛሬ ላይ የማስተናግደው ድካም የለም። ምክንያቱም ዛሬ ላይ ጠንከሬ በምሰራው እና ዛሬ ላይ ፍላጎት አሳይቼ በምሰራው ስራ ላይ የተወሰነ ስለሆነ ማለት ነው። ነገ ላይ ስኬቴ ላይ ለመድረስ። የምሰራውን ስራ አድካሚ ነው ብዬ ማስበው ከሆነ በትክክል ልሰራ አልችልም። ምክንያቱም ሁሉም ነገር የአእምሮ ጨዋታ ስለሆነ አእምሮ ደግሞ የመሰላቸት ነገር ካሳየ ባህሪ እነዚህ ስራ ላይ ውጤታማ መሆን አንችልም። ስለዚህ ትንሹም ሆነ ትልቅ አድካሚም ሆነ አሰልቺ ነገሮችን ቆም ብሎ አስቦ ነገ ላይ የት ላይ ነው ምደርሰው? ነገ ስኬታማ እሆናለሁ ወይ ብዬ በዚህ ስራ ስለማስብ። ስራው አድካሚ ነው አድካሚ ቢሆንም አድካሚ ነው ብዬ ወይም ደግሞ አሰልቺ ነው ብዬ ለአዕምሮዬ ነግሬው አላውቅም። እና ይሄን ነው

ሳህኖችን ማጠብ ትወዳለህ ወይ? ሳህኖችን አዎ ማጠብ እወዳለሁ ምክንያቱም እምመገብባቸው ስለሆኑ። ምክንያቱም ሆድ ውስጥ እሚገባ ነገር ልጠቀምበት ስለምችል ሳህኖቼን የመመገቢያ እቃዎቼን በስነ ስርዓት ማጠብ እወዳለሁ። ተልቶሎ ባጥብም እንኳን የማይሰለቸኝ ነገር ቢኖር ሳህኖቼን ማጠብ ነው። ስለዚህ ምክንያቱም ምግብ በምመገብበት ጊዜ ሳህኑ ፀድቶ ካላየሁትኝ ለጤናዬም ላይ የሚያመጣብኝ እንከን ይኖራል። ለራሴም ለአእምሮዬም ደስታ ስለማይሰጠኝ ሳህኖችን ማጠብ እወዳለሁ። ምክንያቱም ጽድት ብሎ ከታዩ ለራሴም ሆነ አጠገቤ ዙሪያዬ ላሉ ነገሮች በሙሉ እንትን ስለሚል ማለት ነው። ስለዚህ በተለይ ከጤና ዙሪያ አንፃር ሲታይ ሳህኖችን በጣም ማጠብ አስፈላጊም ነው ግዴታም ነው። ከመውደድም በላይ አስፈላጊ ነው እወዳለሁ

ስልጠና ትወስዳለህ ወይ ለሚለው ጥያቄ? አዎ ስልጠና እወስዳለሁም ወስጄም አውቃለሁ ምክንያቱም። ለእውቀትም ለመጨመር በምሰራው ስራ ላይ እንዳዳብር። እውቀቶችን እንዳዳብር። ምክንያቱም የተሻለ ቦታ ላይ ለመገኘት ስልጠናዎች አንዳንድ ጊዜ አስፈላጊ ስለሆኑ ብዙ ጊዜም ወስጄም አውቃለሁ ምክንያቱም በምሰራው ስራ ላይ የተሻለ ሌላ ክህሎት እንዲኖረኝ። ስራዬን ለማስፋፋት ኢኮኖሚን ለመጨመር። የተለያዩ ዘዴዎችን ለመጠቀም ስልጠና በጣም አስፈላጊ ነው። ስልጠና ወስጄም አውቃለሁ እየወሰድኩም እገኛለሁ። ስለዚህ የምወስደው ስልጠና ከስራዬ ጋራ ተያያዥነት ከሆነ አዲስ ነገር የሚፈጥርልኝ ከሆነ። በማንቀሳቅሳቸው ስራዎች ላይ ገንዘብ ላይ። እንደዚህ እንደዚህ አይነት ነገሮች ላይ የሚጠቅመኝ ከሆነ ሁልጊዜም ቢሆን ስልጠና እወስዳለሁ። ወስጄም አውቃለሁ ምክንያቱም። የወሰድኩት ስልጠና ከዚህ በፊትበምሰራበት በምሰራው ስራ ላይ። ስልጠና በምወስድበት ጊዜ የተሻለ ስራ እንዲኖረኝ የተሻለ ከስተመር አያያዝ። የደንበኞችን አያያዝ። የደንበኞችን ጥያቄ መሰረት አድርጎ ለደንበኞች ጥያቄ መመለስ ምክንያቱም የተሻለ ነገር ማቅረብ ጥራት ያለው ንጹህ ነገሮችን ለማቅረብ ስልጠናዎች በጣም ያስፈልጋሉ። እንዴት ገንዘባችንን ማንቀሳቀስ እንዳለብን እንዴት አድርገን ስራችንን ማንቀሳቀስ እንዳለብን ካለው ሁኔታ በላይ የተሻለ ቦታ ላይ እንዴት መገኘት እንዳለብን የሚያስተምር ስልጠና ስለሆነ። እወስዳለሁ ወስጄም አውቃለሁ። እና የምወስደው ስልጠና ደግሞ ብዙ ጊዜ በስራዬ አማካኝነት ስለሆነ ስራዬ ላይ ጥሩ ለውጥ እንዳመጣና። ሰዎች መትረፍ እንዲችል ሆኛለሁኝና የምወስደው ስልጠና በዚህ ልክ ጠቅሞኛልም። እወስዳለሁ

በገበያ ዋጋ መደራደር ትችላለህ? ወይ አዎ እችላለሁ። ምክንያቱም ገበያ ላይ ዋጋ ከአንዱ ነጋዴ ወደ አንዱ ነጋዴ በምንዘዋወርበት ጊዜ የዋጋ ለውጦች ስለሚኖሩ የእቃ የጥራቻቸው ወይም ደግሞ የእቃ አይነቶችም ስለሚለያዩ ከዋጋቸውም አንፃር ከቃው አይነትም አንፃር መከራከር መደራደር አስፈላጊ ነውም። እችላለሁም ምክንያቱም ለምሳሌ ከቤተሰቦቼ ጋር ሊሆን ይችላል ወይም ብቻዬን ወጥቼ ሊሆን ይችላል። ልብስ ለመግዛት ሊሆን ይችላል። የቤት እቃ ለመግዛት ሊሆን ይችላል። በ ምክንያቱም እነዚህ አይነት ነገሮችን ልሰራ ልገዛ በወጣሁ ጊዜ ዋጋቸው ከአንዱ አንዱ ስለሚለያይ እደራደራለሁ ምክንያቱም የብዙ ዋጋ ለውጥ ስለሚኖረው ማለት ነው። ስለዚህ በገበያ ላይ መደራደር የምችልበት ለምሳሌ አንዱ ጋር አምስት ሺህ ቢሆን ወይም አንዱ ጋር ስድስት ሺህ ሊሆን ይችላል ስለዚህ ተዘዋውሬ በምትጠይቅበት ሰዓት የዋጋ ለውጦች ስለሚኖሩ ገበያ ላይ መደራደርም አስፈላጊ ነውም። እችላለሁም ምክንያቱም ከዛ ተከራክሬ የማስቀራት ገንዘብ ለኔም ስለምጠቅመኝ ማለት ነው። ስለዚህ ብዙ ጊዜ እከራከራለሁ እደራደራለሁ። ስለዚህ ያንን ነገር ተደራድሬ ተከራክሬ ገዝቼ ይዤ ዕቃዬን ወደ ቤቴ እገባለሁ ማለት ነው። ስለዚህ በገበያ ዋጋ መደራደር አስፈላጊ ነውም እችልበታለሁም ስለዚህ እነዛን እቃዎች ከመግዛቴ በፊት መጀመሪያ ሁሉም ሱቆች ላይ ተዘዋውሬ የገበያውን ሁኔታ አጠናለሁ። ምን እንደምገዛ ምን ያህል ገንዘብ እንደሆነ ከተለያዩ ነጋዴዎች ላይ ተዘዋውሬ ከጠየኩ በኋላ የሚያስፈልገኝን ከሌሎች ነጋዴዎች በተሻለ ያገኘሁትን የዕቃውንም ጥራትም ሆነ ዋጋውን በመደራደር ይዤ ወደ ቤቴ እመለሳለሁ ማለት ነው። አውቀህ ነው አይደል ቲክቶክ የምትከፍት አንተ? ምን ቅድም የከፈትከውስ የኔ

ጥላ ወይስ ፀሀይ ትመርጣለህ ለሚለው ጥያቄ? ከፀሀይ ይልቅ ጥላን እመርጣለሁ ምክንያቱም እኔ በተፈጥሮዬ ሙቀት የምወድ አይነት ሰው አይደለሁም። ምክንያቱም ጥላ በሚሆንበት ጊዜ ንፋስም ሆነ የተወሰኑ ጥሩ ጥሩ አየሮች በሚመጣበት ሰዓት ለጤናዬም ሆነ ለፊቴ ለተለያዩ ሰውነቶቼ የሚጠቅሙት ጥላ ስለሆነ ጥላን እመርጣለሁና ፀሀይ በተፈጥሮዬ ብዙም አልወደውም። እውቀት ጠዋት ላይ ካልሆነ ፀሀይ ጠዋት የጠዋት ጮራ ካልሆነ በቀር ፀሀይን ሞቄ አላውቅም አልወድምም። በፀሀይ በሚሆንበት ጊዜ ከቤት ወጥቼ አላውቅም። ፀሀይ ጠዋት ላይ ስትወጣ ግን ለህፃናቶችም ለራሴም ለአጥንትም ሆነ ለቆዳ ጥሩ ነገር ስላለው። የጧቷን ጮራ እስከ አምስት ሰዓት ድረስ ከአራት ሰዓት ድረስ ያለችውን ጮራ እወዳታለሁን። እሞቃለሁን ብዙ ጊዜ ነገር ግን ከአምስት ሰዓት ከስድስት ሰዓት በኋላ እስከ ዘጠኝ ሰዓት እና እስከ አስር ሰዓት ያለውን የፀሀይ ሙቀት ግን አልመርጠውም አልወደውም ምክንያቱም ፊቴ ላይ የሚያመጣብኝ ለውጥ አለ። ፊቴ ላይ የሚያመጣብኝ ማድያት አለ። ጥቋቁር ነጠብጣቦች ምናምን ስለሚያመጣብኝ ብዙ ጊዜ አልወድምና ጥላ ቢይዝ እንኳን በጥላው ላይ ሙቀቱ ፊቴ ድረስ እስኪሰማኝ ድረስ ስለሆነ ምቾት ስለማይሰጠኝ ብዙ ጊዜ ፀሀይን አልመርጥም። ነገር ግን ጥላ ላይ ሲሆን ግን ዛፍ ስር ሊሆን ይችላል። ወይም ደግሞ የተለያዩ ነፋሻማ ቦታዎች ላይ ሊሆን ይችላል። ጥላ ያለባቸው ቦታዎች ላይ ትልልቅ ዛፎች ላይ በመቀመጥ በመቆየት ራሴን ዘና አደርጋለሁኝ። ራሴን አእምሮዬን ከየት ስራ በተጨናንቆም ከሆነ በተለያዩ ጉዳዮች ላይ የተጨናነቀው ነው አእምሮዬን ዘና የማደርገው ጥላ ቦታ ላይ በመቀመጥ ነፋሻማ ቦታዎች ላይ በመሄድ ስለሆነ ከፀሀይ ይልቅ እኔ የምመርጠው ጥሩ ጥላ ያለበት ዛፍ አካባቢ ሊሆን ይችላል። መንገዶች ሊሆኑ ይችላሉ ጥላጥላ ያለባቸውን ቦታዎች ላይ እየመረጥኩኝ እጓዛለሁም። ከቤት ውጪም ከሆነ ቤት ውስጥ ስሆን ግን ፀሀይ ፀሀይ ሙቀት የፀሀይ ብርሃን ስለማያገኘኝ ያን ያህል ምንም ለውጥ አያመጣም። ነገር ግን ጥላ ለሁሉም ሰው ከሞቃት ይልቅ ጥላ የሚጠቅም ስለሆነ ጥላ ቦታ ላይ መርጬ ብዙ ጊዜ እቀመጣለሁኝም። የምጓዘውም በመንገድም ሆነ ከሰው ጋርም ልሁን ብቻዬንም ልሁን ብዙ ጊዜ ምመርጣቸው በዳር ጥላ ባለባቸው መንገዶች እና ጥላ ባለባቸው ዛፎች አካባቢ መቀመጥና መራመድ እወዳለሁ

የቀን መቁጠሪያ ትጠቀማለህ ወይ? የቀን መቁጠሪያ እኔ አልጠቀምም። ነገር ግን የቀን መቁጠሪያው በራሱ የኢትዮጵያ የቀን መቁጠሪያ አጠቃቀምን ስለማውቀው። ዝም ብዬ በተለምዶ ምንጠቀመውን የቀን አቆጣጠር ነው። እንጂ የቀን መቁጠሪያ ይሄ ቁጭ አድርጌ እንደዚህ ያቀኖችን እያስተካከልኩ ምናምን ምጠቀመው ምንም ነገር የለም። አልጠቀምም ስለዚህ የቀን መቁጠሪያ እኔ አልጠቀምም። ነገር ግን የራሳችን በተለምዶ ወይም ደግሞ በምን እንትን በምንልበት የቀን መቁጠሪያ በምንጠቀምበት ጊዜ በተፈጥሮ በራሱ። የቀን ማቆጣጠር ባህል ስላለን በዛ መሰረት ነው ምከተለው እንጂ። ቤቴ በስነ ስርዓት አስቀምጬ የቀን መቁጠሪያ ይሄ በዚህ ቀን ምለው የቀን መቁጠሪያ አቆጣጠርን እኔ አልጠቀምም።

የምትወደው ቁጥር ስንት ነው? የምወዳቸው ቁጥሮች አሉ ብዙ። አምስትን እወደዋለሁ። ስድስትን እወደዋለሁ። ሰባትን እወደዋለሁ እነዚህን ቁጥሮች የምወድበት ምክንያት ደግሞ በአምስት ልጄን የወለድኩበት ቀን ስለሆነ። በጣም ነው ምወደው። ስድስት ደግሞ እኔ የተወለድኩበት ቀን ስለሆነ። ሰባት ደግሞ እናቴ የተወለደችበት ቀን ስለሆነ እና ደግሞ ሰላሳን በጣም እወደዋለሁ ምክንያቱም ባሌ የተወለደበት ቀን ስለሆነ ማለት ነው። እነዚህን ቀኖች በትክክል የማከብራቸውና በጣም የምወዳቸው ቀኖች ናቸው። በተለይ በተለይ ግን ከሁሉም ቁጥሮች ምወደው ደግሞ ከራሴም ከሁሉም ቁጥሮች ምወደው አምስት ቁጥርን ነው። ያ ማለት የልጄን የማስታውስበት ያሳለፍኳቸውን ነገሮችን ማስታወስበት ስለሆነ። የልጅህን የተወለደበትን ቀን አምስት ቁጥር መቼም ልረሳው ማልችለው እና በጣም ምወደው የቁጥር አይነት ነው

በእጅ የሚሰራ ስራ ታደርጋለህ ወይ ለሚለው? እጅ በእጅ የሚሰራ ስራ እኔ አደርጋለሁ በእጅ የሚሰራ ስራ እነዚህ የእጅ የወረቀት። እነዚህ የወረቀት ቦርሳዎች አሉ አሁን ላይ ከሀገራችን ሁኔታ አንፃር ፌስታል የተከለከለበት ሁኔታ ላይ ስለሆነ ያለነው እነሱን ነገሮች እሰራለሁ። ከዛ በተረፈ ደግሞ የእጅ ስራ አለ በክርና በኪሮሽ የምንጠቀመው የእጅ ስራ አለ እሱም አንድ እንደአማራጭ ነው። የሶፋ ልብስ ለመስራት የእንጀራ ልብሶችን ዳንቴሎችን ለመስራት ከዛ ባለፈ ደግሞ የአልጋ ልብሶችን በመርፌና በክር በመጥለፍ። እነዚህ ነገሮች የእጅ ስራ በደንብ መስራት እችላለሁ። ነገር ግን አሁን ላይ በስራዬ ምክንያት እነዚህን ነገሮች ለማድረግ ብዙም ስለማይመቸኝ እያደረኩ አይደለም ነገር ግን በትርፍ ጊዜ እነዚህ ነገሮች አደርጋለሁ

''የስራ ምኞትህ ምንድን ናቸው?'' ለሚለው ጥያቄ፣ የስራ ምኞቴ በጣም ትልቅ የሆነ የልብስ ሱቅ መክፈት በጣም ትልቅ የሆነ የመዋቢያ እቃዎችን መክፈት። ከዛ በተረፈ ደግሞ ሶስተኛው በጣም ዋነኛው መክፈት የምፈልግ ለብዙ ሰራተኞች የስራ እድል መፍጠር የሚችል ሀገራችን ላይ ደግሞ ብዙ ቱሪስቶች የሚበዛበት ቦታ ስለሆነ ብዙ ደንበኞችን በአንድ ጊዜ ማስተናገድ የሚችል የብዙ ደንበኞችን ፍላጎት ማሟላት የሚችል ሆቴል መክፈት እና መገንባት እፈልጋለሁ ምኞቴም ይሄ ነው ምክንያቱም የስራ ምኞቴ ከድሮም ጀምሮ ምግብ ማብሰል በጣም የምወድ ስሆን መብላትም የምወድ ስሆን መስራት ደግሞ በጣም የምፈልገው ምግብ ነክ ነገር ስለሆነ በህይወቴ ውስጥ እንደዚህን ነገሮች ማስተካከል እና እነዚህን ነገሮች መክፈት በጣም ነው የምፈልገው ግን ከሌሎች ከጠቀስኳቸው የስራ እድሎች ምኞቶቼ በበለጠ ግን ይሄ ሆቴል እና ቱሪዝም ላይ ማተኮር በጣም ነው የምፈልገው ስለዚህ እነዚህ ሆቴሎችን መክፈት እና ብዙ ጊዜ ከተማውን ያማከለ ውበቱን ደረጃውን የጠበቀ ስለዚህ ቱሪስቶች ሲመጡ ቤታችንን ጭምር ወደውት ከ ሚመጡና የሚጠቀሙበት ምክንያቱም የምንሰራቸው ስራዎች ምግቦች ፈጣን ምግቦች ሊሆኑ ይችላሉ እነዚህ ቦሪቶ የሚባሉ ምግቦች እርጥብ የሚባሉ ምግቦች አሁን ላይ በሀገራችን በጣም እየተለመዱ ያሉ ምግቦች ናቸው እና እንደዚህ ሳንድዊች ሌሎች ስጋ ነክ ነገር የፈረንጅም የውጭ ሀገር ውስጥም ምግቦችም ባህላዊ ምግቦች እንደ ክትፎ ሊሆን ይችላል እንደዚህ አይነት ነገሮችን መስራት የሚያስችለኝን ሆቴል መክፈት እፈልጋለሁ ከዛ ውጪ ደግሞ የሰረግ ስራዎችን የሚሰራ ድርጅት ይሄ በዛኛው አማርኛ ኬተሪንግ የሚባል የምግብ የማብሰል እና በጣም በብዙ ሺዎች ህዝብ የሚቀርብ ማስተናግድ የሚችል ምግብ የሚሰራበት ሆቴል መክፈት እፈልጋለሁ

ማዕድን ትጠቀማለህ? ማዕድን እኔ አልጠቀምም ምክንያቱም ስለማዕድን ብዙ እውቀት ስለሌለኝ እና አግኝቼም ስለማላውቅ ማዕድን አልጠቀምም ተጠቅሜ አላቅም። ምክንያቱም አለውበት አካባቢ ላይ እኔ ከተማ ውስጥ ስለሆነ ያለሁት ማዕድን የማግኘት እድሉ እና ማዕድን የመጠቀም እድሉን ስላላገኘሁኝ ማዕድን እኔ ተጠቅሜ አላውቅም። ግን የሚጠቀሙ ሰዎች እንዳሉ በቅርብ ርቀት ማወቅ ይቻላል። ምክንያቱም በዙሪያዬ ያን ያክል ማዕድን ተጠቃሚ ሰው ባይኖርም ግን ያክል ማዕድን አቅራቢያችን ተሎ ወይም ደግሞ በጊዜው የማይገኝ ነገር ስለሆነ ተጠቅሜ አላውቅም። ስለዚህ ማዕድን ተጠቅሜ አላውቅም። ለመጠቀም ማስቤ አላውቅም ምክንያቱም በአቅራቢዬ እኔ በመኖርበት ከተማ ውስጥ ማዕድን ለማግኘት የሚያስችል ቦታ ላይ ወይም ሁኔታ ላይ ስላልሆንኩኝ እንደዚህ አይነት ነገሮችን የመጠቀም እድሉን አላገኘሁም

ውሃ ማምጣት ታውቃለህ ወይ? ውሃ ማምጣት አውቃለሁ። አዎ ምክንያቱም ብዙ በአንድ ጊዜ ብዙ ጀሪካኖችን አመላልሼ አውቃለሁ ምክንያቱም የሆነ ጊዜ ላይ በሰፈራችን ውሃ ጠፍቶ በነበረበት ጊዜ ከጉድጓድ ውሃ ሁለት አንድ ኪሎ ሜትር በላይ እየተመላለስኩኝ በቀን ከአስራ አራት ጀሪካን ወይም እያንዳንዱ አስራ አራት ጄሪካን ሃያ ሃያ ሊትር ሃያ አምስት ሃያ አምስት ሊትር የሚመዝን ሲሆን በእንደዚህ አይነት መልኩ አምጥቼ አውቃለሁኝ። ቧምቧ ውሃ ሲኖር ደግሞ እኛ እኛ ጋር እኛ ቤት ሳይኖር ሲቀር ሌሎቹ አካባቢዎች በሚኖሩበት ጊዜ ሄደን እየተሸከምን በጋሪም ሊሆን ይችላል በመኪናም ሊሆን ይችላል በሰዎችም እየተገፋ ሊሆን ይችላል በካሬታ በሚባል በተለምዶ በእንደዚህ አይነት ነገሮችን ተጠቅሜ አውቃለሁና ውሃ ማምጣት እችላለሁ በደንብ። ተጠቅሜም አውቃለሁ ከውጪ እያመጣሁኝ እያስመጣሁም ስለዚህ ተሸክሜም አውቃለሁ በጀርባዬ እስከ አርባ ሊትር ድረስ በጀርባዬ ተሸክሜ አውቃለሁ። ስለዚህ ውሃ ማምጣት ውሃ ማምጣት የምችልበት አጋጣሚዎች ተፈጥሮ ስለሚያውቁ። ምክንያቱም እኔ ተሸክሜ አውቃለሁ አንዱን በጀርባዬ አንዱን በትከሻዬ አንዳንዴ ደግሞ አልፎ አልፎ በጀርባዬ መሸከም የማልችልበት ሁኔታ ላይ ቅርብ ቦታ ሲሆን በሁለቱም እጆቼ ያን እያንጠለጠልኩኝ ዉሀዋቼን ለማምጣት እና ለምፈልገው ጥቅም አዉዬ አቃለሁ ተጠቅሜ አውቃለሁ። ስለዚህ ውሃ ማምጣት ውሃ ማምጣቱን እችላለሁኝም አምጥቼም አውቃለሁ እያመጣሁም እገኛለሁ። አሁንም እንደዛው ያለንበት ቦታ ሁኔታ ላይ ውሃ የሌለበት አካባቢ ስለሆንን ውሃ እያመጣሁኝ እያስመጣሁኝ እየተጠቀምኩኝ እገኛለሁ

ሙዚየም መሄድ ትወዳለህ ወይ ለሚለው ጥያቄ ሙዚየም አዎ በጣም እወዳለሁ። ምክንያቱም ሙዚየሞች ብዙ ጊዜ የጥንት የሆኑ እቃዎች ከዚህ በፊት የነበሩ አሁን ላይ በገበያ ላይም የሌሉ ውድ የሆኑ ነገሮች የሚገኙባቸው ቦታዎች ስለሆኑ እነዛን አካባቢ ሄዶ መጎብኘትና ማየት በጣም የሚያስደስተኝ ነገር ነው። ምክንያቱም ከቤተሰቦቼና ከጓደኞቼ ጋር እየሄድኩኝ እጎበኛለሁ ለምሳሌ አዲስ አበባ እያለሁ ሙዚየም ገብቼ ብዙ ስዕሎችን ብዙ ቅርጻ ቅርጾችን አይቼ አውቃለሁ። ከዚህ በፊት ድሮ በአባቶቻችን የተሰሩ ወይም ደግሞ አባቶቻችን ሲዋጉባቸው የነበሩት አልባሳቶች ሲዋጉባቸው የነበሩ እቃዎች ሲገለገሉባቸው የነበሩ ሳህኖች ሲበሉባቸው ልብሶቻቸው እነዚህ ሰይፎቻቸው ጋሻ ጦር እነዚህ አይነት ነገሮችን ለማየት ለማየት ብዙ ጊዜ ሄጄ አውቃለሁ። ጎብኝቼም አውቃለሁ ብዙ ጊዜ ጥበባን ጥበባቸው ጥበባቸው የማይገኙ በፊት የነበሩ ነገር ግን አሁን ላይ ሊገኙ የማይችሉ ውድ ነገሮችን የሚያደርግ ነገር የሚያስቀምጥና የሚያሳይ ስለሆነ ስለ ሀገራችን የጥንት ታሪክ ስለ ሀገራችን ሀብት ቅርስ የሚያሳየን ነገር ስለሆነ እነዛን ነገሮች ቦታዎች ሄዶ ማየት በጣም ያስደስተኛል። ከሚያስደስተኝ ደግሞ ብቻዬን ሳይሆን ከቤተሰቦቼ ጋራ በመሄድ ከእናቴ ጋር ሊሆን ይችላል ከአባቴ ጋር ከባለቤቴ ጋር ሊሆን ይችላል። ከእህቴ ከወንድሜ ጋር ከእነሱ ጋራ በመሄድ ሀገራችን ላይ የነበሩ ነገሮችን አሁን ላይ የሌሉ በፊት የነበሩ ነገሮችን እድሜ የማይረሳቸው ዘመነ አፈራሽ የሆኑ ብዙ ጥንታዊ ቅርሶችን የምናገኝባቸው ቦታዎች ስለሆኑ እነዛ ቦታዎች ላይ መገኘት በጣም የሚያስደስተኝ። እና በተለይ ደግሞ አንዳንድ ጊዜ በተለያዩ ቀለማት ተውቦ በተለያዩ ቆንጆ ቆንጆ ዲዛይኖች የተሰሩ ስዕላቶችን ስዕሎችን። የእጅ ስራዎች አሉ እነዚህ በቅርጽ ቅርጾች አሉ በጣም አስውበው የሚሰሯቸው አሁን ላይ ብዙ ለመስራት የሚያስቸግሩ ከዚህ በፊት ግን ብዙ ነገር። በቀላሉ የተሰሩት ነገሮች ብዙ ዋጋ የተከፈለባቸው ነገሮች አሁን ላይ ስናያቸው ግን ቀላል የሚመስሉ ነገር ግን አሁን ላይ ለመስራት ቀላል የማይሆን የሚከብዱና በጣም አሪፍ አሪፍ የሆኑና የሀገራችንን የቱሪስት መስህብ። የጉብኝት ቦታ እንዲሆን የተደረገ ገንዘብ የሚያስገኙ የሙዚየም ቦታዎች ላይ መሄድ በጣም ያስደስተኛል በጣም እወዳለሁ። ምክንያቱም ከዚህ በፊት ሀገራችን ኢትዮጵያ ምን ላይ ነበረች? ከዚህ በፊት ሀገራችን ምን ላይ ነበረች? ከዚህ በፊትስ ምን ነገሮች ነበሯት? ምን አይነት ጥበብ ያላቸው ሰዎች ነበሯት? እጃቸው ወርቅ የሆኑ ሰዎች እንደነበሯት ማሳያ ስለሆነ እነዚህ ነገሮች ጋር ሄዶ መጎብኘት በጣም ያስደስተኛል

እድል እድል አለ እድለኛ ነገር ነህ ወይ? ወይም ደግሞ እድለኛ የሚያደርገኝ ነገር ወይም ያደረገኝ ብዙም የለም። ነገር ግን አንዳንድ ነገሮች ደግሞ ተከስተዋል። በሂወቴ ላይ ተስፋ ቆርጬ ባለበት ሰዓት ላይ ሰው አያስፈልግም ለሰው ብዬ በማስብበት ሰዓት ላይ አንድ መልአክ የሆነ ሰው በህይወቴ ውስጥ መጥቶ እድለኛ እንደሆንኩ እንዲሰማኝ እድለኝነቴን እንዳረጋግጥ አሃ ለካ ሰው ያስፈልጋል ማለት ነው። ሰው ጊዜውን ጠብቆ ለሰው ልጅ የሚመጣ ነገር እንደሆነ አሳይቶኛል። ምክንያቱም በህይወቴ ብዙ የሚያስጠሉ ነገሮችን ስላጋጠሙኝና በጓደኞቼ በሌሎች ነገሮች ተከፍቼ ስለማቅ። አይ ብዬ ራሴን ከሰዎችም ከነገሮችም ከስራም ከሁሉም ነገር ራሴን ባገለልኩበት ጊዜ ላይ እና ተደብቄ የሆነ ቦታ በተገኘሁበት ወቅት ላይ አንድ ሰው አግኝቼ አሃ ለካ ሰው ለሰው አስፈላጊ ነው። ሰው በዚህ ልክ እድለኛ እንደሆንኩኝ እንዲሰማኝ ያደረገኝ ሰው አለ በህይወቴ ውስጥ የመጣ ያ ማለት ማነው? ባለቤቴ ነው አሁን ያለው ማለት ነው። ስለዚህ እድለኛ አዎ ነኝ በጣም እድለኛ ነኝ። እና በህይወቴ ውስጥ ከብዙ ጊዜ ሞትን የተጋፈጥኩባቸው ጊዜያቶች ነበሩ። እኔም ልጄም እና ልጄም ከሞት የተረፈበት የለም አበቃ ሄደ ጠፋ ሲሉ በፈጣሪ እርዳታ እዚህ ጋር ሰው ሆኜ ቆሜ እንድሄድ ያደረገኝ ነገር ከፈጣሪ ጋር እድለኛ ስለሆንኩኝ ነውና። የለችም ትሞታለች ተብዬ ህይወት ነፍስ ዘርቼ ዛሬ ላይ በህይወት ቆሜ እንድሄድ ያደረገኝ ከእግዚአብሔር ቀጥሎ እድለኝነቴ ነውና። በጣም እድለኛ ነኝ ብዬ ነው የማስበው። እና እድለኛ ስለሆንኩም አመሰግነዋለሁ። ስለዚህ እድለኝነቴ ወደፊትም ይቀጥላል አሁንም በጣም እድለኛ

ምን አይነት መሳሪያ መሰሪያዎች ትጠቀማለህ? ለምን ምን አይነት መሳሪያዎችን ትጠቀማለህ? ብዙ አይነት መሳሪያዎችን አጠቀማለሁ። ለምሳሌ የኤሌክትሮኒክስ እቃ መሳሪያዎች አሉ የ የመገጣጠሚያ ሊሆን ይችላል። የተበላሹ ቡሎኖቹንም ማስርበት ወይም ደግሞ ቤት ውስጥ የተበላሸ ስቶብ ሲኖር የተበላሸ ፍሪጅ ሲኖር የተበላሸ ወንበር መቀመጫ ሲኖር ብሎኖችን ማጠብቅበት ወንበሮችን ማስተካክልበት መሳሪያዎች አሉ ብዙ። እነዚህ እነዚህ ነገሮች የጁስ መፍጫዎች ሲበላሹ ወይም ስልኬ ሲበላሽ የተለያዩ መፍቻዎች አሉ ምጠቀማቸው ምትጠቀምባቸው እና አንዳንድ መሳሪያዎቹን እንደየ ስራው አስፈላጊነት እጠቀማለሁ። ምክንያቱም ሌላ ተጨማሪ ወጪ ላለማውጣት ስቶብ ሲበላሽብኝ ሄጄ ከማሰራና ወጪ ሌላ ተጨማሪ ወጪ ከምዳረግ ይልቅ ቤቴ ባለኝ ነገር ዘላቂ የሆነ መፍትሄ ለመፈለግ ስለሚያስችለኝ። ቤቴ ውስጥ ራሴ በስነ ስርዓት ሙያዎች ሙያው ስላለኝ በተወሰነ መልኩም ቢሆን የተወሰነ ነገር ሰርቼ ስላማውቅ እነሱን ነገሮች አስተካክላለሁ። እና ደግሞ ፀጉር ቤት ስለነበረኝ ፀጉር ቤት ላይ ያለውን ካስክ ፀጉር ማድረቂያ ማሽኖችን የፀጉሩን መስሪያ ማለስለሻ ማሽኖችን ለማስተካከል ብዙ ጊዜ እጠቀማቸው ነበር። እና እነዚህን ማሽኖች ለማስተካከል ደግሞ አንዳንድ መሳሪያዎችን እጠቀም ነበር ያው ቡለን ማጥበቂያ ማሰሪያዎች ማላያዎች አሉ። እና ይሄ እነዚህ የመብራት ላይት መኖር እና አለመኖራቸውን ለማረጋገጥ የሚረዱ ብዙ መሳሪያዎች ነበሩኝ። እና የዳቦ ማሽን ለማስተካከል መፍቻ ቁልፎች እነሱ ድንጋዮች የተለያዩ መለዋወጫ መሳሪያዎቹ ስላሉኝ እነሱን ነገር እጠቀማለሁ

በስራ ላይ ችግሮችን ትፈታለህ ወይ? በስራ ላይ አዎ ችግሮችን እፈታለሁ ምክንያቱም በስራ ላይ እሚያጋጥሙ ብዙ ችግሮች አሉ። ከደንበኛ አያያዝ ጋር ሊሆን ይችላል ከቤታችን ውበት እና ጥራት ሊሆን ይችላል ከምንሰራቸው ምግቦች ውስጥ ሊሆን ይችላል በእነዚህ መካከል ብዙ አይነት ልዩነቶች ሊፈጠሩ ስለሚችሉ በሰራተኞቻችን ሊሆን ይችላል ከደንበኞቻችን ጋር አለመግባባት ሊኖር ስለሚችል እነዚህን ችግሮች ለመፍታት እሞክራለሁ። ብዙ ጊዜ ከአቅሜ በላይ ከሆኑ ከእኔ በላይ ያለ ሰው ጠርቼ ችግሮቼን ለመፍታት እሞክራለሁ። አሁን ባለውበት ሁኔታ ላይ ግን ብዙን ችግር ስለሌለ ችግሮቹን ለመፍታት ያን ያክል አይከብደኝም ከብዶኝም አያውቅም። ነገር ግን እኔ በስራ ላይ ያለው ችግሮቼን ራሴን በራሴ የምፈታ ሰው ነው። ብዙም የሚያስቸግር ስራ ላይ ገጥሞን ችግር አያውቅም። እና ችግሮቼን ለመፍታት ደግሞ የምትጠቀማቸው ከሰራተኞቼ ጋራ በጠረጴዛው ስራ በመቀመጥ መጀመሪያ ላይ ከስራ ሰዓት ቡሃላ ማታ ማታ ላይ ሂሳብ ሂሳብ በምንሰራ ሂሳብ በምንሰራበት ጊዜ ምን እናደርጋለን? ተሰብስበን ከስተመሮቻችንን እንዴት መያዝ እንዳለብን። ወይም ደግሞ ሰራተኞች ከከስተመሮቻቸው ጋራ ያላቸው የፊት ወይም ደግሞ የቃላት ምልልት ሊሆን ይችላል። እንዴት ማስተናገድ እንዳለባቸው? እንዴት አድርገው ከስተመሩ እንዴት አድርገው ደንበኞቻችንን ነገር በስነ ስርዓት አዘጋጅተው ማቅረብ እንዳለባቸው። የምንመካከርባቸው እድሎች ስላሉን ብዙ ጊዜ ችግር ገጥሞን አያውቅም። ስለዚህ ችግሮቻችንን በዚህ መልኩ በጠረጴዛው ዙሪያ አንድ ላይ ተሰብስበን ተቀምጠን ችግሮቻችንን ለመፍታት እንሞክራለን። ስለዚህ ብዙ ጊዜ የሚያጋጥሙን ችግሮች የሉም። ያው በስራ ላይ ሲሆን አንዳንዴ ችግር ሊገጥም ይችላል። በርግጥ ነገር ግን ችግሮቻችንን ለመፍታት በጣም ቀላል እሚሆንልን አብዛኛውን ጊዜ። ከስራ ሰዓት በኋላ የስራ ግምገማ ስላለ ችግሮቻችንን የምንፈታው በጣም በቀላሉና ምንም በማያዳግም ሁኔታ ስለሆነ። ያን ያህል ከብዶኝ አያውቅም

ባዶ እግርህን መራመድ ታውቃለህ ወይ ለሚለው ጥያቄ? አዎ ብዙ ጊዜ። ባዶ እግሬን ተራምጄ አውቃለሁ። ባዶ እግሬን ደግሞ የምራመድበት ምክንያት ጫማ ስለሌለኝ ወይ የምለብሰው ነገር ስላጣው ምናምን ሳይሆን አንዳንዴ በብዙ አይነት መንገድ ባዶ እግሬን ልሆን ይችላል። አንዳንዴ ቤት ውስጥ የወለወልኩት ምንጣፍ ወይም ደግሞ ቤቴ እንዳይቆሽሹብኝ በባዶ እግሬ ልሆን እችላለሁ። አንዳንድ ጊዜ ቤቶች ሳጸዳ በረንዳ ሳጥብ ስወለውል ጫማ ላወልቅ እችላለሁ በባዶ እግሬ። ስለዚህ አንዳንድ ጊዜ ደግሞ በጣም በዋናነት በዋናነት በባዶ እግሬ ልሆን። የምፈልገውና የምትችለው አፈር ንጹህ አፈር ላይ ለጤናም ጠቃሚ ስለሆነ የራሱ የሆነ አፈር በራሱ በተፈጥሮ ማዕድን ስላለው እግሮቻችን ታፍነው ጣቶቻችን ተረከዞቻችን ታፍኖት ስለሚውሉ። ልክ ከሆዳቸውን ውስጥ እንደሚገቡት ማዕድን እንትን ምግቦች ሁሉ የእግራችንን ማዕድን ስለሚያስፈልገው። ባዶ አፈር ላይ ንጹህ አፈር ላይ በመራመድ እግራችን በተፈጥሮ ከሚያገኘው። ከእኛ ከምንወስደው ምግብ በላይ በተፈጥሮ መሬት ላይ አፈር አፈር ላይ የሚገኘው ማዕድን ስለሚበልጥ። ማዕድኑን እግሬ ለመርገጥ አልፎ አልፎ እጠቀማለሁ ንጹህ አፈር ላይ። ንጹህ አፈር ላይ ሄጄ እቆማለሁኝ። ምክንያቱም የምቆምበት ምክንያትም እግሬ እንትን ጥሩ ቅርጽ እንዲኖረው ያደርጋል በተለይ ተረከዝ ላይ ጥሩ ነገር ይኖራል። ምክንያቱም ጫማ በጣም አድርገን ታፍነን በምንውልበት ጊዜ አንዳንድ ጊዜ መጥፎ ሽታዎች ሊያመጣ ይችላል። ባንታጠብም ሙቀት ያላቸው ነገሮች ሊፈጠሩ ሊኖሩ ይችላሉ። ስለዚህ ባዶ እግራችንን መራመድ መልመድ መቻልም አለብን። እግራችን ማግኘት ያለበትን ማዕድን ከአፈር እንዲያገኝ የ ሰው ቢያንስ በቀን አንዴ ለአምስት ደቂቃ ለሶስት ደቂቃ ከሶስት እስከ አምስት ደቂቃ ባለ ጊዜ ውስጥ አፈር ላይ በባዶ እግሩ መቆም እንዳለበት በሳይንስም የተረጋገጠ ነው። እነዚህ ነገሮችን በደንብ ጠቅቄም አውቃለሁ ስለዚህ እነዚህን ነገሮች አደርጋለሁና በባዶ እግሬ በምራመድበት ጊዜ ጫማ አድርጌ ከነበረበት ይልቅ ይልቁን በባዶ እግሬ የማሳልፈው ደስታና ሰላም ይሰጠኛል። ምክንያቱም እግሬ በጣም ከሙቀትና ከግመት ይድናል። ይላቀቃል ስለዚህ ቅዝቃዜ እንዲኖረው ያደርጋል መሬቱን በምረግጥበት ጊዜ ባዶ እግሬን በምራመድበት ጊዜ። ጥሩ ጥሩ ቅዝቃዜ እንዲኖረውና እግሬ ማግኘት ያለበትን መእድል እንዲያገኝ ስለሚረዳኝ በባዶ እግሬ ተራምጄ አውቃለሁ

የዝናብ ውሃ ትሰበስባለህ? የዝናብ ውሃ እሰበስባለሁ ምክንያቱም የዝናብ ውሃ በምሰበስብበት ጊዜ ለልብስ በተለይ ለነጭ ልብስ ማጠቢያ። ጥርት አድርጎ ያጥባል እቃ ጥርት አድርጎ ያጥባል። እና ብዙ ጊዜ ለእንጀራ ያው ብዛት አይመከርም ግን ከሰማይ የወረደ ውሃ ስለሆነ አይመከርም። ነገር ግን የምንጋግረው እንጀራ አይኑ ጥርት ያለ የሚያምር አይን ቆንጆ አይን ያለው እንጀራ እንዲኖር ያደርጋል። ከዛ በተረፈ ደግሞ ምንድነው? ይሄ ቆንጆ የሆነ የመጠጥ ውሃ እንድናገኝ ይረዳናል። ስለዚህ

ሰዎችን በአይንህ ትመለከታለህ ሆይ ለሚለው ጥያቄ አዎ ሰዎችን በአይን እመለከታለሁ ምክንያቱም መንገድ ላይ ሊሆን ይችላል ቤት ውስጥም ልቀመጥ እችላለሁ ስለዚህ ሰዎችን በአይኔ የማይበት አገጣሚዎች ብዙ ሊሆኑ ስለሚችሉ ሰዎችን በአይኔ እመለከታለሁ ለምሳሌ መንገድ ላይ በመንገድ ላይ እየሄድኩኝ ሴትም ይሁን ወንድ። ለማድነቅም ሊሆን ይችላል። ወይም ለሰላምታም ሊሆን ይችላል በመንገድ ላይ ሳልፍ ሰዎችን እመለከታለሁ ቤት ውስጥ ቁጭ ብዬ አብሮኝ ከሚኖሩ ሰዎች ጋር በምነጋገርበት ጊዜ በምነጋገርበት ጊዜ ሰዎችን እመለከታለሁ። ስለዚህ ብዙ ጊዜ ሰዎችን የምመለከትበት አጋጣሚ በጣም ብዙ ነው። እና ሰዎችን ስመለከት ደግሞ የምሰጣቸው ፊድባኮች አሉ ዋው ይሄ ሰውዬ ያምራል ወይ ይቺ ልጅ ቆንጆ ናት። ል ችላለው ይሄ ምክንያት እንደዛ የምልበት በአይኔ ካየኋቸው ካየሁት ነገር አንፃር ማለት ነው። ስለዚህ ሰዎችን በአይኔ በደንብ እመለከታለሁኝ። አያለሁኝ

ፎቶ ማንሳት ትወዳለህ? ፎቶ ማንሳት እወዳለሁ ምክንያቱም የተለያዩ ነገሮችን እንደማስታወሻነት ሊጠቅሙኝ የሚችሉ ነገሮችን ስለሚይዝበት ማለት ነው። ለራሴ የራሴን ፎቶግራፍ ሊሆን ይችላል። የቤተሰቦቼን ፎቶግራፍ ሊሆን ይችላል። ምክንያቱም እኔ ትላንትና ላይ እኮ እንደዚህ ነበርኩ ዛሬ ዛሬ ላይ እዚህ ደረስኩኝ እንድል የሚያስችለኝ ነገር ስለሆነ ፎቶግራፎችን በማንሳት ብዙ ጊዜ ማስታወሻዎችን። መንገድ ላይ እየሄድኩኝ አንዳንድ አሳዛኝ ሆኖ ሰዎች ሊኖሩ ይችላሉ። የሚገራርሙ ብዙ ጊዜ ቶሎ የማናገኛቸው ወይም ደግሞ ትኩረት ሳንሰጣቸው ቀርተን በፎቶ ካሜራችን ግን ተሎ ልንይዛቸው የምንችል የምንችላቸው ብዙ ነገሮች። አጋጣሚዎች ስላሉ እነሱን ነገሮች ለመያዝ እና ፎቶግራፍ ለማንሳት እወዳለሁ። ለምሳሌ አንዳንድ በጣም የሚያማምሩ ባህላዊ የሆኑ ነገሮችን የያዙ ሰዎች ሊሆኑ ይችላሉ። በጀርባቸው የተሸከሙ ሰዎች ሊሆኑ ይችላሉ። በመንገዳችን ይሄን መንገዶች ሊሆን ይችላሉ። አንዳንድ ላይ በአይናችን ስናያቸው ቀላል የሚመስሉ ነገር ግን በካሜራችን አይን በምንይበት ጊዜ ለየት ያለ ነገር የምናስተውልባቸው ብዙ ነገሮች ስላሉ ህንፃዎች ሊሆን ይችላል። አረንጓዴ ቦታዎች ሊሆን ይችላል። ህፃዎች ስል ጥንታዊ ህንፃዎች ለምሳሌ በፊት በእጄ የተሰሩ አሁን ላይ ዘመናዊ በሆኑ ማሽኖች ሳይሰሩ ነገር ግን በእጅ በሚዋብበት በሚዋብበት ደረጃ ላይ የተሰሩ ህንፃዎች አሉ። ሰዎችን ባህላዊ ልብስ የለበሱ ሰዎች ወይም ደግሞ ባህላዊ እቃዎችን የያዙ ሰዎች በጀርባቸው ወይ ቅርጫት ተሸክመው ሊሆን ይችላል በጎዳናዎች ላይ ወይም ደግሞ በጎዳናዎች ላይ ቅጠል ተሸክመው እንደዚህ እንደዚህ አይነት ንግሮችን ማስታወሻ ማስታወሻዎችን ለመያዝ ይረዳኛል። ከዛ በተረፈ ደግሞ ቤተሰቦቼ ከልጅነቴ ጀምሮ ቀኔ ጀምሮ ከአንድ ቀኔ ጀምሮ የተነሳኋቸው ፎቶግራፎች አሉ። ዛሬ ላይ ሳያቸው ትላንትና ላይ እንደዚህ ነበርኩ ዛሬ ደግሞ እንደዚህ ነኝ እንድል የሚያስችሉኝን ነገሮች። ቅርጸው ስላስቀመጡልኝ በዛ መሰረት እኔ ደግሞ ዛሬ ላይ ያንን ተምሳሌት በማድረግ በዛ መንገድ ለማለፍ ስለምሞክር የትናንትናው እጄን ዛሬ ላይ ማስታወስ እንዳስችለኝ ብየ ፎቶግራፎችን አነሳለሁ። ራሴን የራሴን ያካል የፊቴን ገጽታ የሰውነቴን ገጽታ የልጄን የእናቴን የአባቴን የባለቤቴን ሊሆን ይችላል የሁሉንም ሰዎችን ገጽታቸውን ዛሬ ላይ እንደዚህ ነበሩ ነገ ላይ ደግሞ እንደዚህ ነው። ለማለት የሚያስችለኝን ነገር ለመያዝ እንዲመቸኝ ስለመፈለግ ብዙ ጊዜ ፎቶግራፎችን በደንብ አነሳለሁኝ። በደንብ እይዛለሁኝ ማስታወሻዎቼ ስለሆኑ ምክንያቱም ነገ ላይ ለልጅ ልጆቼ የሚተላለፉ ቅርሶች ስለሆኑ። በቤተክርስቲያን አካባቢ ገዳማት በምንዞርበት ጊዜ የምናነሳቸው ብዙ ስዕላት ስዕላድኖዎች አሉ። ስለዚህ እነሱን ነገሮች በማድረግ ብዙ ጊዜ ፎቶ በማንሳት ጊዜዬን አጠፋለሁና ራሴን ራሴን ሳንሳ ራሴን ሳነሳ ራሱ ዛሬ ላይ ያለኝን ነገር ትናት ላይ የነበረኝ እና ዛሬ ላይ ያለኝን ነገር። አንድ ስለማይሆን ለውጡን ለማየት ራሱ በደንብ አነሳለሁ እወዳለሁ እየተጠቀምኩም እገኛለሁ። አሁን ላይ ደግሞ ቴክኖሎጂዎች በጣም ስለተራቀቁ ፎቶግራፍ ግዴታ ካሜራ ይዘን መዞር አይጠበቅብንም። እጃችን ላይ በሚገኙ የስልክ ካሜራዎቻችን ብዙ ማስታወሻችን ማንሳት ስለምንችል ቀለል ያለ ሌላ ላልተገባ ወጪ ሳንደረግ ወይም ለፎቶ ቤት ከፍለን ስለ ስለማን ሳንከፍል ወይ ካሜራ ሳንካራይ ወይም ደግሞ ለካሜራ ያልተገባው የገባው ጪው ሳናወጣ ስልካችን ላይ በሚገኘው በሚገኘው የስልካችን ካሜራ ላይ ብዙ ነገሮችን ቀርጸን ማስቀመጥ እንችላለንና። ፎቶ ማንሳትህ በጣም ነው የምወደው

መዘመር አዎ በጣም እወዳለሁ መዘመርም ስለምፈልግ ምክንያቱም መዘምር በጣም አስፈላጊ ነገር ስለሆነ። ከእምነታችንም ውስጥ እ መዝሙር በጣም ትልቁን ቫሉይ እ አስፈላጊ ነገር ስለሆነ መዘመር በጣም ነው የምወደው ረጅም ጊዜ እዘምራለሁ። እ ረጅም ጊዜ መዝሙር አዳምጣለሁ። እ በጣም ነው የምወደው መዘመር ብቻዬንም ስሆን ቤተክርስቲያንም ስሄድ በጣም ረጅም እና ትልል በጣም ቆንጆ ቆንጆ መዝሙሮችን እዘምራለሁ አዳምጣለሁ። ስለዚህ እ መዝሙር በጣም እወዳለሁ። ለምሳሌ ብዙ የምወዳቸው መዝሙሮች አሉ የነ ሲስተር ፍቅርተ። የነ አቤል መክበብ የነ ምርት ነሽ እ የ የነ ብዙ ብዙ ብዙ። እ ዘማሪያ አሉና የነሱን መዝሙር ሁሌም አዳምጣለው። እ ሁልጊዜም ቢሆን እኔ መዝሙር በማዳምጥበት ጊዜ የሚሰማኝ ሰላም አለ የሚሰማኝ እረፍት አለ ከፈጣሪ ጋር የሚያገናኘኝ መልእክት ስለሆነ የያዘው። መዝሙርን በመዘመር ራሴን ከ ካለሁበት ድብርት ሊሆን ይችላል። ካለሁበት ጭንቀት ሀሳብ ሁሉ የፈጣሪን ስም እያነሳሁ በምዘምርበት ጊዜ። መልካምና እ ጥሩ ስሜት እንዲኖረኝ ያደርጋል በአለም ላይ ያለውን መጥፎ ነገር በሙሉ ረስቼ መልካም ነገር እንዳለ። እ ሰላም እንዲሰማኝ የሚያደርገኝን ነገር በሙሉ አዳምጣለሁኝ። ስለዚህ መዝሙር በጣም ነው የምወደው በጣም ነው የማዳምጠው። በመንገድ ላይ እየሄድኩ አዳምጣለሁ እ ተቀምጬም አዳምጣለሁ ቤተክርስቲያን ስሆንም አዳምጣለሁ ከቤተክርስቲያን ውጪ ቤቴ ውስጥም አዳምጣለሁ። በየትኛውም ባገኘሁት አጋጣሚ ውስጥም ቢሆን እኔ መዝሙር ለማዳመጥ ቦዝኜ አላውቅምና ሁልጊዜም ቢሆን መዝሙር በደንብ ነው የማዳምጠው በደንብ ነው የምሰማው። የማዳምጣቸው መዝሙሮች ብዙ ጊዜ የንስሃ መዝሙሮች አሉ። እ በጾም ጊዜ የሚዘመሩ መዘመራን መዘመሮች አሉ ቀስ ያሉ ለስለስ ያሉ ጭብጨባ የሌለባቸው ከበሮ ካታ የሌለባቸው። በዋሽንትና ወይም በበገና በክራር በማሲንቆ ብቻ የታጀቡ። እ በጣም ምርጥ ምርጥ መዝሙሮች አሉ። አሁን ላይ ከሚወጡ መዝሙሮች ደግሞ የቆዩ የበፊቶቹ ዘማሪያን ቃላታቸውም ሊሆን ይችላል። ግጥሞቹም ሁሉ ነገር ዜማውም የተሻለ ሆኖ ስላገኘሁትኝ። ከዚህ በፊት የነበሩ እ በእኛ እድሜ ያልተሰሩ ነገር ግን ከእኛ እድሜ በፊት የነበሩትን። መዝሙሮችን በማዳመጥ እ ራሴን ከፈጣሪ ጋራ እንደ ፈጣሪን እንዳስብ የሚያደርገኝን መዝሙር በደንብ አዳምጣለሁ። እ እወዳለሁኝ ስለዚህ መዝሙር በጣም ነው የማዳምጠው በጣም ነው የምወደው። በሄድኩበት አጋጣሚ በሙሉ መዝሙር ዘምራለሁ በደንብ። እና መዝሙር በጣም ነው የምወድ

በስራህ ላይ ምን ተግዳሮቶች አሉ ለሚለው? ስራ ላይ በምንሆንበት ጊዜ በእያንዳንዱ ስራ ላይ ተግዳሮቶች አሉ ችግሮች አሉ። ምክንያቱም ተግዳሮት የሌለበት ወይም ችግር የሌለበት ስራ ሊኖር ስለማይችል ምክንያቱም። እኛም ከችግሮቻችን እና ከስራችን አንፃር ስለሆነ። ተምረን ስራዎቻችንን እንድናስተካክል የሚረዳን ምክንያቱም በችግራችን መጠን ልክና በችግሮቻችን በተግዳሮቶቻችን ልክ ስለሆነ ችግሮቻችንን ፈተን የስራችንን ልንሰራ የምንችለው እና። በስራ ላይ ምን አይነት ተግዳሮቶች አሉ? ለምሳሌ ገበያ የመሳብ ተግዳሮቶች አሉ ብዙ ጊዜ ችግሮች አሉ። ገበያ እስከሚለምድልን ድረስ። የምናመጣቸው ደንበኞቻችን ወይም ደግሞ እንግዶቻችን የኛን አገልግሎት ላይ ወደውት ወይም ደግሞ መጥተው ተጠቅሞ ለአንዴ ለሁለት ጊዜ ከዛ በኋላ ነገ እንዴት ነው የምናመጣቸው የሚሉት ተግዳሮቶች ብዙ ጊዜ አሉ። እና ምክንያቱም ሰው ሁሉንም ሰው በአንዴ ማስደሰት ስለማይቻል። አንዱ ደስተኛ ቢሆንም አንዱ ደስተኛ ላይሆን ይችላል ስለዚህ አንዱ ደስተኛን ለማድረግ አንደኛውን ማስከፋት ምናምን ነገር ሊኖር ይችላል። በመስተንግዶ ላይ ደግሞ አንዱን አንዱን ሲስተናገድ አንደኛው ሊዘገይበት ይችላል። ላይ ስለዚህ እያንዳንዱን እያንዳንዱን ነገር በመልካሙ ጎኑ አይተን የነዚህን ነገሮች ማስተካከል የምንችለው እንዴት ነው? ተግዳሮቶቻችን እንዴት እና ምክንያቱም ሁሌም ቢሆን በጠረጴዛ ዙሪያ ከስራ ሰዓት በኋላ ሁሌም ስብሰባ ስለምናደርግ እነዚህን ተግዳርፕቶችን እንዴት ነው የምንፈታቸው? ከስተመር አያያዞቻችን ስናስተናግድ እንዴት ነው በምግቦቻችን ወይ በመጦጫችን በመጠጦቻችን ላይ ብዙ ጥያቄዎች ይኖራሉ። እነዚህን ነገሮች እንዴት ማስተካከል እንዳለብን መነጋገር ስላለብን እና መፍታት ስላለብን ብዙ ጊዜ እዚህ እንደዚህ አይነት ተግዳሮቶች አሉ። ከዛ ውጪ የመብራት ተግዳሮቶች አሉብን። የውሃ ያለንበት አካባቢ መብራትና ውሃ በጣም አስቸጋሪ ነገር ስለሆነ በተለይ የውሃ ተግዳሮቶች በጣም አሉና። ከስተመሮቻችንንም እንዲደብራቸውና የተወሰነ ቅሬታ እንዲያቀርቡ የሚያደርጉ ጥያቄዎቻችን ናቸው። እነዚህ ምክንያቱም ሃይላንድ ውሃ የሽግ መጠጦች ሊኖሩ ይችላሉ። ነገር ግን የግድ ውሃ የተፈጥሮ ውሃ ቧንቧ ውሃ ከሌለ። ስራዎችን ምግቦችን ላይ መስራት ወይም ደግሞ ሌሎች ነገሮችን ለማስተናገድ እና ለማያያዝ በጣም ከባድ ነው። ከባድ ስለሆነ ማለት ነው። ስለዚህ መብራቶች በሚጠፉበት ጊዜ ቶሎ አይመጡም እና እንደዚህ አይነት ነገሮች አሉብን

ቀርቃሃ በአካባቢዎ ያድጋል ወይ? ቅርቅሃ በአካባቢያችን አያድግም ምክንያቱም ያለንበት አካባቢ ቦታው ወቅቱም ቢሆን ቅርቃሃን እዲያድግ የሚያደርጉ አፈር አፈር ሳይሆን ቦታዎች ስለማይመቹ ቅርቃም እሚያድግባቸው ቦታዎች ላይ ብዙ ጊዜ ወጣ ያሉ ወደ ገጠር አካባቢ ያሉ አፈር በትክክል እሚገኝባቸው ቦታዎች ላይ ስለሆነ እዚህ ግን ከተማ አካባቢ እኛ ያለንበት አካባቢ ውሃም ስለሌለ ምክንያቱም ቀርቀሃ በጣም ውሃ የሚፈልግ እንስሳ እንትን እጽዋት ስለሆነ ተክል ስለሆነ በአብዛኛውን ጊዜ ወደ ገጠር አካባቢ ውሃ እሚያዝሉ መሬቶች ጋር ረግረጋማ ቦታዎች ጋ አካባቢ ካልሆሆነ የቀርቃሃ ተክልን ማግኘት አንችልም። ስለዚህ ቀርቃሃ እምናገኘው ወደ ገጠር ወጣ ብለን ወደ እምናገኛቸው ቦታዎች ላይ ነውና ስለዚህ እንደዛ አይነት ቦትዎች ላይ ካልሆነ ከተማ ላይ ብዙ ጊዜ ከተማ አካባቢ እሚበቅል የእፅዋት አይነት ስላልሆነ እኔ ያለሁበት አካባቢ ይሄ ቀርቃሃ የሚባለው እጽዋት የለም። ነገር ግን ቅርቃሃ ተክሎች ብዙ ጊዜ ከተማ ላይ እሚገኙ በቅርቃሃ የተሰሩ ወንበሮች በቅርቃሃ የተሰሩ መቃመጫ ጠረጴዛዎች በቅርቃሃ ዘመናዊ የሆኑ የመጡ ገንዳዎች አሉ የስኒ ማስቀመጫዎች የተለያዩ የዳቦ ማቅረቢያዎች። የእንጀራ ቁርጥም ማቅርቢያዎች በተሻለ በመጠን በአሪፉና በተለያየ መጠን ዲዛይን በተለያዩ ቆንጆ ቆንጆ ዲዛይኖች እና ቅርጾች እየተሰራ ያለ የቀርቀሃ እንትን ስለሆነ ቦርሳ ለምሳሌ ወደ ሌሎች ሀገሮች አሁን ብዙ ጊዜ ወደ እንጀባራ አካባቢ ብንሄድ ቦርሳዎች ይሰራሉ በቀርቀሃ የአበባ ማስቀመጫ ይሰራሉ በቀርቀሃ ብዙ አይነት ጠረጴዛዎች ወንበሮች ይሰራሉ። እንደዚህ ከዚህ ቀደም አሁን ከአሁን በፊት የጠቀስኳቸው እና በዋናነት ደግሞ ገቢያውን እየተቆጣጠረ ያለው የልብስ ማስቀመጫ በውስጡ ልብስ ይደረግበትና ከላይ ቀርቀሃው ሆኖ በውስጥ በልብስ ሙሉ ይለበጥና የልብስን ማስቀመጫዎች። እቃ ማስቀመጫዎች የተለያዩ ዲኮሮች ማስቀመጫዎች እንደ ዚህ የጫማ መደርደሪያ የኮስሞቲክስ መደርደሪያ የመዋቢያ እቃዎች መደርደሪያ ቁም ሳጥን ውስጣቸው ከላይ ዲዛይናቸው እሚያምር ሁኖ ይሰራና ውስጣቸው ደግሞ በጨርቅና በጣውላ ተሸፍኖ ከላይ ዲዛይናቸው የእነዛ ስለሚያምር ዲዛይናቸው በውጭ በኩል ያምራል በውስጥ በኩል ሌሎች ግብአቶችን በመጨመር የተዋበ የቀርቀሃ የቤት ውስጥ መገልገያ እቃዎችን መስራት እንደሚቻል አይቻለሁኝ። እና በዚሁ አጋጣሚ እኛ አካባቢ ያለንበት አካባቢ ግን ቅርቀሃ ለመብቀል የሚያስችል ቦታና ውሃ ስለሌለ የለም።

ከስራ ባልደረቦቼ ጋር ጥሩ ግንኙነት አለ ወይ? ከስራ ባልደረቦቼ ጋራ ጥሩ ግንኙነት አለኝ በጣም የተሻለ ስራ እንዲኖረኝ ስለሚፈልግ ከሰራተኞቼ ጋ ጥሩ ቀረቤት አለኝ ልክ እንደ ሰራተኛ ሆኜ አብሬ እሰራለሁ። ልክ እየዞርኩኝ ሁኔታዎችን እጣራለሁ እኔ ገና አለቃ ስለሆንኩኝ ብቻ ቁጭ ብዬ ማዘዝ ሳይሆን ራሴም ከስራዎች ስራዎቼን አብሬ እየሰራሁ ምክንያቱም ህይወቴን ስታንዳርድ ለመጠበቅ እና ስራዬ እንዳይበላሽብኝ ስለምፈልግ። ከስራ ባልደረቦቼ ጋራ በጣም ግንኙነት ጥብቅ የሆነ ግንኙነት አለኝ ጥሩ የሆነ ግንኙነት አለኝ። ለምሳሌ አሁን ብዙ ጊዜ። ከስራ በል ደረቦቼ ጋራ በምገናኝበት ጊዜ ሁልጊዜም ቢሆን ከስራ በኋላ። ምንወያያቸው ነገሮች አሉ። ምክንያቱም ምን ያህል ደንበኞች አስተናግደናል ዛሬ? ምን ያህል ሽያጭ ነበረን? ዛሬ የደንበኞቻችን ምላሽ ምን ነበረ ጥሩ ነው ወይስ መጥፎ? ማስተካከል ያለብንን ነገር ምንድነው? ከዛ ደግሞ እነሱ ደግሞ ሚያስፈልጋቸው ነገር ካለ የሰራተኞች ባልደረቦቼ ማለት ነው። ሚያስፈልጋቸው ነገር ካለ እጠይቃለሁ። ፍቃድም ሊሆኑ ይችላል ወይ አሟቸው ወይ ባስቸኳይ በሌሎች በሌሎች ነገር ተጠምደው ከሆነ። እንደዚህ አይነት ነገሮችን ብዙ ጊዜ ስለማደርግ ከስራ ባልደረቦቼ ጋራ ጥሩ ግንኙነት እንዲኖረኝ አድርጎኛል። ስለዚህ ከስራ ባልደረቦቼ ጋራ ጥሩ ግንኙነት አለው ወይ ለሚለው በደንብ አወ አለኝ። ምክንያቱም አብሬ ከሰራተኞቼ ጋራ ዝቅ ብዬ ወርጀ ነው ምሰራው። አብሬ ነው ማስተናግደው። አብሬ ነው ምግብ ምሰራው። አብሬ ከስተመሮችን እንከባከባለሁ። ስለዚህ ብዙ ነገሮችን ስለማደርግ ከስራ ባልደረቡ ከስራ ባልደረቦቸ ጋራ ጥሩ ግንኙነት እንዳለኝ አምናለሁ

ሻማ ማብራት እወዳለሁ። ምክንያቱም በተለያይ ባለትዳር ስትሆን ወይ እጮኛ ፍቅረኛ ሲኖርክ ሻማ ፍቅርን የሚጨምርና ቆንጆ የሆኑ ሌሊቶችን እንድናሳልፍ የሚያደርገን አንድ የፍቅር አማራጭ ነው። እና ቤት ውስጥ ብቻችንን ስንሆን ሊሆን ይችላል ወይም ደግሞ የሌሎች የሆቴል አማራጮች አሉ። አልጋ ይዘን ሊሆን ይችላል በአበባ የተንቆጠቆጠ ቦታ ሻማዎችን በማብራት በቤታችሁን ዙሪያ ሊሆን ይችላል። እንደዛ አይነት ነገሮችን ተጠቅመን ብዙ ጊዜ ጊዜ ለማሳለፍ እንሞክራለን። እና ብዙ ጊዜ እንደዚህ አይነት ነገሮችን ተጠቅሜም አውቃለሁ፤ እጠቀማለሁ። ምክንያቱም ሻማ በራሱ የፍቅር እራት ነው ይባላል። እና ሻማ አብርተን በምን አሳልፍበት ጊዜ ጊዜ በምናሳልፍበት ጊዜ ሻማ ስናበራ ፍቅራችን ይጨምራል። ከባለ ባለትዳርም ከሆንን ከባለቤቴ ጋራ ፍቅሬን ይጨምራል። እጮኛም ካለኝ ከእጮኛዬ ጋር ያለው ግንኙነት ፍቅረኛዬም ካለኝ ከፍቅረኛዬ ጋር ያለው ግንኙነት እንዲጨምርና መልካም ግንኙነት እንዲኖረው ያደርጋል። ሻማ በራሱ ምክንያት አለው። ትርጉምም አለው። ምክንያቱም አንድ ሻማ ራሱ እየቀለጠ ለሌሎች ሰዎች ብርሃንን የመስጠት ተምሳሌት ስለሆነ ይሄንን በፍቅር ምሽቶቻችን ላይ ይሄን ሻማ በምናበራበትና በምንጠቀምበት ጊዜ ለሰዎች ራሳችንን ምን ያህል መስዋዕት ማድረግ እንዳለብን ለሰዎች ደስታ ስንል ወይም ለሰዎች ፍቅር ለመስጠት ስንል የራሳችንን ፍላጎት ገድበን የራሳችንን ጥቅሞች ገድበን ለሰዎች ጥቅሞችን እንዲያገኙ ወይም ደግሞ ለሌሎች ደስታዎችን እንዲያገኙ ለሌሎች ሰዎች ከራስ ቀንሶ ደስታን መስጠት እንዴት እንደሚቻል ለማስተማር የሚረዳን ስለሆነ ራሱ ሻማ ማብራት የሚለው በራሱ መልካም ነገር ያደርጋል።

የቤትህ ጣሪያ በምን የተሰራ ነው ለሚለው ጥያቄ የቤቴ ጣሪያ የተሰራው በጅብሰን ቦርድ ነው። በነጭ ቀለም ከላይ ተቀብቷል። አሁን ላይ እያንዳንዱ ህንፃዎችን ሊሆን ይችላል ሌሎቹም ቤቶች እያንዳንዱ የመኖሪያ ቤቶች ላይ የሚሰሩት የጣሪያው የሚሰሩት ኮርኒሶች ብዙ ጊዜ በጅብሰን ቦርድ ነው። ከጅብሰን ቦርዱ ላይ ደግሞ በዲም ላይት ውስጥ ለውስጥ ይደረግበትና እጅግ በጣም ያማረና ለአይን ማረኪ የሆነ የብርሃን እይታ እንዲኖረው የሚያደርግ ስለሆነ። የቤቴ ጣሪያ ከጅብሰን ቦርድ የተሰራ ነው። ስለዚህ ጅብሰን ቦርዱ ደግሞ ከላይ ራሱን ሲሰራ ነጭ ቢሆንም ነገር ግን ለቤቱ ውበትና ድምቀት ራሱን ተፈጥሮ ይዞትን ይዞ እንዲቀጥል። ነጭ ቀለም ከላይ ይቀባል። ለእይታም ሆነ ቤት ውስጥ በምንቀመጥበትም ጊዜ ሊሆን ይችላል። ቀንም ሊሆን ይችላል ማታ ላይ ደግሞ መብራትን በምናበራበት ጊዜ የተለየ የሆነ የብርሃን ጨረር ሊሰጠን ይችላል። የሚያምር ላይ ናችሁ ማራኪ የሆነ እይታውን እንዲሰጥን ስለሚያደርግ የቤቴን ጣሪያ ያሰራሁትኝ በጅብሰም ቦርድ ነው

የትርፍ ጊዜ ማሳለፊያዎቼ ምንድን ናቸው? በሚለው ጥያቄ ትርፍ ጊዜ የማሳልፍባቸው ብዙ መንገዶች አሉ። ለምሳሌ ወክ በማድረግ የባህል ምሽቴዎች ቤቶች በመሄድ ወይም ደሞ በመዝናናት። መንገድ ዳር ያሉ ቆንጆ ቆንጆ ምግብ ቤቶች መሄድ። በጀልባ መዝናናት ያለንበት አካባቢ ለመዝናናት ምቹ ስለሆነ ጣና ሀይቅ አካባቢ ስለሆነ መኖሪያችን መኖሪያ የትርፍ ጊዜየን የማሳልፈው በጀልባ በመሄድ። በዛ ዙሪያዎች አካባቢ በመዝናናት የማሳልፍቸውን። ወክ በማድረግ የግር ብዙ በማድረግ ከዛ በተረፈ ደግሞ ቤት ውስጥ ምግብ በማብሰል እና ደግሞ ብዙ ጊዜ የምሰራቸው የእጅ ጽሁፎች እጽፋለሁ ስነ ጽሁፍ እጽፋለሁ። ግጥም ማለት ነው። ከዛ የፊልም ድርሰቶችን እጽፋለሁ። ከዛ ደግሞ ሙዚቃዎችን እዘፍናለሁ። ብዙ ጊዜየን የማጠፋበትና የማሳልፍበት ብዙ ነገሮች አሉ ሶሻል ሚዲያ ላይ ጊዜየን አሳልፋለሁ። ከስራ ሰዓት ውጪ ትርፍ ጊዜየን የምጠቀመው እንደራሴ ጊዜ በመስጠት። አእምሮዬን በስራዬ የደከመ አእምሮዬን ጉልበቴን ዘና ለማድረግ የምጠቀማቸው ብዙ መንገዶች አሉና። መኖሪያ ቤቴ ውስጥ ምግብ በማብሰል ልብሶችን በማጣጠፍ። ልብሶቼን በማስተካከል እቃዎቼን ቤቴን በማስተካከል ከዛ ባለፈ ደግሞ ጽሁፎችን በመጻፍ እንዳልኩት ፊልሞችን በማየት ሙዚቃ በማዳመጥ። በጀልባ ለመዝናናት በመሄድ ስለዚህ በዚህ በዚህ ነገሮች ላይ ብዙ ጊዜ ጊዜየን አጠፋለሁ። ከዛ በተረፈ ደግሞ ጓድኞች አሉኝ ከጓደኞቼ ጋር ስለ ስራ እንወያያለን። ከዛ እያንዳንዳችን ሳምንት በሳምንት ውስጥ ያሳለፍናቸውን የስራ ሂደቶች ምን አይነት ከሰዎች ጋር የነበረውን ግንኙነት እንዴት እንደነበረ? በስራ ላይ ያጋጠሙን ተግዳሮቶችን በስራ ላይ ያጋጠሙን መልካም እና መጥፎ አስተያየቶችን የተቀበልናቸውን ካለ በየተራ እርስ በእርስ እየተነጋገርን ትርፍ ጊዜያችንን እናሳልፋለን። ከዛ በተረፈ ደግሞ ከልጄ ጋር አሳልፋለሁኝ። ትርፍ ጊዜዬን ምክንያቱም በስራ ጊዜ በስራ ሰዓት ጊዜ ሰጥቼው ስለ ማላውቅ። በትርፍ ጊዜ ግን ከሁሉም በቀፌ በቀደመና ከሁሉም በፊት በፈጠነ መንገድ ምክንያቱም። እኔ ልጄን እንከባከባለሁ። አብሮኝ እንዲወጣ እና መዝናኛ ቦታዎች እየወሰድኩኝ ጊዜያችንን አብረን እንድናሳልፍ እድሎችን እፈጥራለሁ።

ልዩ ችሎታ ምንድነው? ልዩ ችሎታ ያን ያህል ልዩ ችሎታ አለኝ ብዬ አልአላብም ነገር ግን አንዳንዴ የእጅ ስራዎችን እሞክራለሁ። ለምሳሌ በተለያዩ ወረቀቶች የሚሰሩ እና በተለያዩ እነዚህ በተለምዶ የጨርቅ ቦርሳዎች። ዘምቢሎች የሚባሉ አሉ። እነሱን ነገር በመቀዳደድ አበባዎችን ሰርቻለሁ የግድግዳ ጌጦችን ሰርቻለሁ። ብዙ ጊዜ አሁንም ያሉ ናቸው በመኖሪያ ቤቴ ውስጥ። ስለዚህ እነሱን ነገሮች እሰራለሁኝ። ነገር ግን ያን ያህል ልዩ ችሎታዬ አብዛኛውን ጊዜ። እነዚህ ስነ ጽሁፍ ነገር የምሞክራቸው የምጽፋቸው ስክሪፕቶች የፊልም ድርሰቶች። የምጽፋቸው እያንዳንዱ የአጫጭር ልቦለዶች እነሱ ናቸው ለኔ ልዩ ችሎታዬ በዋናነት እና። እነሱ ልዩ ችሎታዬ ብዬ የማስባቸው ከራሴ እነሱ ናቸው። ስለዚህ ከዚህ ከቅንጭላቴ ከአእምሮዬ ውስጥም ደግሞ ከተፈጥሮ ከተሰጠኝ ነገር ውጪ ደግሞ በተለምዶ ያገኘዋቸው ብዙ ነገሮች አሉ። ብዙ ነገሮች የቤት ማስዋቢያ እቃዎችን እሰራለሁ። ቤቴን የማስውበው ራሴ በሰራኋቸው እቃዎች ነው። የአበባ ማስቀመጫ በካርቶን ሰርቻለሁ። የአበባውን ራሱን በኤሌክትሪክ ገመድ ሽቦ እና በዘንቢል የጨርቅ ዘንቢሎችን በመቀዳደድ አበባ ሰርቻለሁ። በጣም የሚያማምሩና አበባ የዘንባባ ቅርጽ ያለችው አበቦችን ሰርቻለሁ። ከነቅጠላቸው እነሱ ዛሬ ላይ ቤቴ ላይ ሆኖ ሳያቸው የራሴ ልዩ ችሎታ እንዳለኝ እንዳስብ የሚያደርጉኝ ናቸው። ስለዚህ ደግሞ እነዚህ የእጅ ስራዎች አሉ። በተለምዶ ቤት ውስጥ የምንሰራቸው ብዙ ነገሮች እና እነሱን ነገሮች እሰራለሁ እጠቀማለሁም። ወደፊትም ለመስራቱም ሀሳብ አለኝ። እና ልዩ ችሎታዬ በተፈጥሮም እና በልምድ ያገኟቸው ይሄን እነዚህ ናቸው

የሞባይል ዳታ አዎ እጠቀማለሁ የተጠቀምኩኝ ያለሁትኝ እሱን ነው አሁንም በዚህ እየሰራሁ ያለሁት። ያንተንም ጥያቄም እየመለስኩ ያለሁት የሞባይል ዳታ በመግዛት ነው ምክንያቱም ዋይፋይ ስለሌለኝ እየተጠቀምኩ ያለሁትኝ በዳታ ነው። እና የሞባይል ዳታ ሁልጊዜም የምጠቀመው የሞባይል ዳታዎችን ነው። ምክንያቱም ዋይፋይ ስለሌለኝ የሞባይል ዳታዎችን የምጠቀምበት ምክንያት ስልኬን በየትኛው የተለየ ቦታ ይዤው ስለምንቀሳቀስ። ባለሁበት ሁኔታ ላይ ዳታዎችን ለመጠቀም እንዲያስችለኝ። ቲክቶክ ለማየት ሊሆን ይችላል። ቴሌግራም ፌስቡክ ሊሆን ይችላል ኢሞ ቴሌግራም ኢንስታግራም ሁሉንም ለመጠቀም የሚያስችለኝን ነገር ለማድረግ ግዴታ ዳታ በስልኬ ውስጥ መኖር አለበት። ምክንያቱም ዋይፋይን ይዤ መኖር ስለማልችል ማለት ነው። ስለዚህ እነሱን ነገሮች ለመጠቀም ስለምፈልግ የሞባይል ዳታ አብዛኛውን ጊዜ የሞባይል ዳታ ነው የምጠቀመው። ሌሎች ቦታዎች ላይ ሲሄድ ድርጅት ቦታዎች ላይ ወይም ደግሞ የተለያየ ቦታው ሆቴሎች ላይ በምገባ ጊዜ ከዛው ከሆቴሉ የምጠቀማቸው የራሳቸው የሆነ ዋይፋይ ይሞላልኛል። ከዛ ውጪ ግን ሁሌ የሚሉ እየተንቀሳቀስኩኝ የምሰራው የሞባይል ዳታ የተጠቀምኩ ነው

የመጠጥ ውሃህን ከየት ታገኛለህ? የመጠጥ ውሃየን የማገኘው ከምኖርበት ግቢ ከቧንቧ ውሃ ከሚመጣው ውሃ ነው። አንዳንዴ ደግሞ ባንቧውሀ በሚጠፋ ጊዜ ሃይላንድ ውሃዎችን እጠቀማለሁ። የጃር ውሃ በመግዛት ውጭ ላይ የሃይላንድ የታሽጉ ውሃዎችን በመግዛት እጠቀማለሁ። ምክንያቱም ውሃ በጣም አስፈላጊ ነገር ስለሆነ በሰውነታችን ውስጥ መገኘት ያለበት ነገር ስለሆነ እና ውሃ ካልጠጣን ደግሞ ሰውነታችን መቆቆም የሚችለውን ነገር በሙሉ ስለሚያጣ። የመጠጥ ውሃ የግድ ከየትም አምጥተን ቢሆን መጠቀም ስላለብን ባገኘውት አጋጣሚ ሁሉ የውሃ መጠጤን ላገኝ እችላለሁ። ያ ማለት ምንድን ነው? ሰፈሬ ውስጥ ካለ ሱቅ ልገዛ እችላለሁ። ሰፈር ውስጥም ከሌለ የግድ ውሃ መግዛት ስላለብኝ። ራቅ ባሉ ወደ ቦታዎችም ሄጄ ቢሆን ብዙ ጊዜ ውሃዎችን እገዛለሁ። ነገር ግን አብዛኛውን ጊዜ በዋንቧ ውሃ ግቢ ውስጥ የሚመጣ ከሆነ ከዛ ነው የምጠቀመው።

ከደንበኞች ጋር ትሰራለህ ወይ? ከደንበኞች ጋር አዎ እሰራለሁ ብዙ ጊዜ ከደንበኞቻችን ጋራ ሚሰሩ ስራዎች ብዙ አሉ ያ ማለት ምንድነው እኔ ከምሰራው ስራ አንፃር። ደንበኞች ከእኔ የሚፈልጉት ለምሳሌ ዳቦ ቤት ማከፋፈያ እኔ አለኝና ብዙ ሆቴሎች ብዙ የስራ አጋሮች ደንበኞች አሉኝና። ገና በጠዋት ተነስቼ ዳቦ ቤቱን እንደከፈትኩኝ ገና ከእነ ካሳው ተቆጥሮ ተቆጥሮ የተቀመጠውን ዳቦ እያነሱ ይሄዳሉ ከዚያ ማታ ላይ አምጥተው ከእነ እቃው ገንዘቡን ጨምሮ እያስረከቡኝ እንደዚህ አይነት አጋጣሚዎችን። እየሰራሁኝ ቆይቻለሁ። ምክንያቱም ከደንበኞች ጋራ የምሰራቸው ስራዎች አብዛኛው አንደኛ ነገር እኔ ከብዛት ትርፍ አገኛለሁ። በችርቻሮ ከምሸጠውና ከደንበኞች ጋራ ተገናኝቼ ከትልልቅ ካምፓኒዎች ከትልልቅ ስራ ከሚሰሩ ሰዎች ጋራ ሆቴል ካላቸው ካፌ ካላቸው ሰዎች ጋራ ስለምሰራ እኔም ትርፋማ ሆኛለሁ እነሱም ትርፋማ ናቸው። እኔ እነሱ ከእኔ ከብዛት ከወሰዱ በሚወስዱበት ጊዜ እኔ ቁጭ ብዬ በተርቻሮ ከምሸጠው ዋጋ በላይ ቁጭ ብዬ ከምዉለው ጊዜዬን አተርፋለሁ። ሲቀጥል ደግሞ እነሱ ከብዛት የሚወስዱት ቢያንስ እንኳን ከአንድ ዳቦ አንድ ብር እንኳን ቅናሽ ቢያገኙ ለነሱም ትልቅ ጥቅም ስላለው ከደንበኞቼ ጋራ ብዙ ጊዜ እንደዚህ አይነት ስራዎችን እሰራለሁ። ስለዚህ አብዛኛውን ጊዜ እኔም የማገኛቸው ሰዎች በቸርቻሮ መጠው ከሚገዙኝ ሰዎች ይልቅ ካፌ ያላቸው ሆቴል ያላቸው እንደዚህ ትንንሽ ሻይ ቤቶች ያሏቸው ሰዎች ጋራ ከድንበኞቼ ጋራ ብዙ ጊዜ ተገናኝቼ እነሱን ስራዎች እሰራለሁ ስለዚህ ወደፊትም እሱን ነገር እየሰራሁ እቀጥላለሁ። ምክንያቱም አዋጪ ለእኔ ስለሆነ እንደዚህ አይነት ነገሮችን እጠቀማለሁ ስልቶችን

ሌሎችን ማበረታታት ትችላለህ ወይ? አዎ ሌሎችን ማበረታታት እችላለሁ። ምክንያቱም ልክ እንደ እኔ እንዲሰሩ ወይም ደግሞ ልክ ሌሎች ራሴ እኔ የደረስኩበት ደረጃ ላይ እንዲደርሱ ወይም ደግሞ ገንዘብም እንዲያገኙ ብዙ ጊዜ ሰዎችን አበረታታለሁ። ምክንያቱም ሰዎችን ማበረታታት እና ሰዎች እንዲነሱ ማድረግ ምክንያቱም ለራሳችን በራስ መተማመናችን እንዲኖረን በሰዎች ዘንድ ተቀባይነት እንዲኖረን መልካም እይታ እንዲኖረን ቅን ልቦችን እንድናፈራ ያደርገናል። ምክንያቱም ሌሎችን በምናበረታታበት ጊዜ እኛ ተምሳሌት ሆነን ለሌሎቹ እነሱ ደግሞ ለሌሎቹ ተምሳሌት እንዲሆኑና እኛ ያሳየናቸው ማበረታታት ወይም ደግሞ እኛ ያሳየናቸውን እገዛ እነሱ ደግሞ ሌሎች ሰዎች ላይ አድርገውት እቺ ከችግር እና ከመጥፎ ነገሮች ወጥተው ሌሎችንም ሰዎችንም ያበረታቱበትን ሁኔታ ላይ እንደመፍጠር ማየት ነው። ስለዚህ ሌሎች ሰዎችን ማበረታታት በጣም ነው የምወደው ሰዎችን ማግዘት በጣም እወዳለሁ። የራሴንም ስራ እንዲሰሩት የሚያዋጣ ከሆነ የስራ ያወጣል እኔ የምሰራው ስራ አዋጭ ስለሆነ ነው የሰራሁት ያለሁትኝ። ስለዚህ ማሰሩት እንደዚህ እያልኩኝ አበረታታቸዋለሁ ከዛው በኋላም አስተያየት እሰጣለሁ እንደዚህ ይሄን ነገር አስተካክሉ ይሄን ነገር አስተካክሉ እያልኩኝ በሰው በራሳቸው ላይ እንዲሰሩ አደርጋለሁኝ። ምክንያቱም የተሻለ ኑሮና የተሻለ ገንዘብ እንዲያገኙ በሰው ውስጥ ተቀበይነት እንዲኖራቸው እኔ የደረስኩበት ደረጃ ላይ እንዲደርሱና ከእኔ የተሻለ ኑሮ እንዲኖሩ ምክንያቱም ግዴታ እኔ ያለሁበት ላይ መሆን የለባቸውም። ስለዚህ ከእኔ በተሻለ ተገኝተው እኔ ለእነሱ ተምሳሌት እንደሆንኩኝ እና ጥሩ አቀባበል እንዲኖረኝ። ስለዚህ ጥሩ አቀባበል እንዲኖረኝ ብቻ ሳይሆን በሰዎች ዘንድ የመውደድን ፍላጎትን ኑሮኝ ሳይሆን ምክንያቱም ሰዎች እኔም ባይዩ ጊዜ እኔን ተምሳሌ ታድርገው። እኔ በማበረታታቸው ወይም ደግሞ እኔ አይዟችሁ ብዬ በምደግፋቸው መጠን ስለሆነ ለውጣቸውን የሚታየው ስለዚህ ከእኔ በላይ የተሻለ ሰው ሆኖ እንዲገኙ በማድረግ አበረታታቸዋለሁ። ስለዚህ ሰዎችን እንዴት ማስተናገድ እንዳለባቸው በተሰማሩበት ሙያ እንዴት መለወጥ እንዳለባቸው መልካም መልካም ነገሮችን። በመናገር ከዛ በተረፈ ደግሞ ስራዎች እንዴት መስራት እንዳለባቸው አሁን ካለባቸው ችግር እንዴት መውጣት እንዳለባቸው። ሰዎችን እነሱም ልክ እኔ እንዳደረኩት እንዴት መርዳት እንዳለባቸው እንዴት ህይወታቸውን ማስተካከል እንዳለባቸው ገንዘባቸውን እንዴት ወጪ ማድረግ እንደለባቸው ገቢያቸው እንዴት መስራት እንዳለባቸው። እንዲማሩ እና ከእኔ በተሻለ ደረጃ ላይ ተገኝተው እስራቸውን በተቀላጠፈ እና ጥራት ባለው መልኩ እንዲሰሩ ሰዎችን በደንብ አበረታታለሁ።

ስራዎችን በቅደም ተከተል ታስቀምጣለህ ወይ ለሚለው ጥያቄ? ስራዎችን በቅደም ተከተል አዎ አስቀምጣለሁ ምክንያቱም ስራዎቼን በቅደም ተከተል የማላስቀምጥ ከሆነ የትኛውን ከየትኛው እንደ ምሳራና የትኛውን ከየትኛውን እንደ ማስተካከል ግራ ስለሚገባኝ በመጀመሪያ ቅድሚያ ስራዬን በትክክል ከመጀመሬ በፊት ዛሬ ምንድነው የማደርገው? ዛሬ ይሄንን ነው የምሰራው የሚሉትን ነገሮች በመጀመሪያ አስተካክላለሁ በቅደም ተከተል እጽፍና አስቀምጣለሁ ወረቀት ላይ ልክ እንደ ፕሮጀክት አይነት ነገር ማለት ነው። ስለዚህ ስራ በቅድመ ተከተል ማስቀመጥ ማለት ለምሳሌ ጠዋት ላይ ሄጄ የስራ ቦታዬን ማጽዳት ከሆነ ጠረጴዛዎቹም መወልወል ከሆነ ከዛ እቃዎችን ማጣጠብ ከሆነ እነዚህን ጨምሮ ይመለከታል። ከዛ በኋላ ቤቱን ካስተካከሉ በኋላ እንዴት አድርገን ነው ትእዛዜ የምንቀበላቸው የሚለውን ነገር? እንዴት አድርገን ነው ከተመሮችን የምንሳ የምንቀበላቸው የምናስተናግዳቸው ሌሎች ሰዎችም ፍላጎት የደንበኞችም ፍላጎት እንዴት ነው የምናሟለው? የሚለው ነገር አስፈላጊ ነገር ስለሆነ ስራዎችን በቅደም ተከተል መጀመሪያ አስቀምጣለሁኝ። ከዛ በኋላ ልክ ስራዎችን በቅደም ተከተል ካስቀመጥኩ በኋላ ስራዎችን ለመስራትም ልክ እንደ እቅድ ማለት ነው። ስለዚህ የእለት ተእለት እቅዶቼ ስራዎቼ ውስጥም በቅደም ተከተል የሚቀመጡ ናቸው። ያ ማለት ምንድነው? እያንዳንዱ ነገር እቅድ ሊወጣለት ይገባል ይህንን ነገር ዛሬ ይህንን ልሰራ ያስፈልገኛል። ወይም ደግሞ ይህንን ስራ መስራት አለብኝ ብዬ ካሰብኩኝ ቅድሚያ እቅድ ማውጣት አለብኝ። ወይም ደግሞ የእቅድ ዝርዝሮችን ማውጣት አለብኝ ወይም ደግሞ የስራዎችን በቅድም ተከተል ማስቀመጥ አለብኝ። ስለዚህ እነዚህን ነገሮች አስቀምጬ በጥሩ ሁኔታ ላይ ስራዬን እንድሰራ የሚያደርጉኝ ነገሮች አደርጋለሁ ማለት ነው። ስለዚህ ለሰዎች ተቀባይነት እንደኖሩ ሰዎችን በስነ ስርዓት ለማስተናገድ ሰዎችን በስነ ስርዓት ለመቀበል በመጀመሪያ የስራ እቅድ እና የስራ ቅደም ተከተሎችን እከተላለሁ። ምክንያቱም በኋላ ላይ እነዚህን ቅደም ተከተሎች ከተከተልኩ በኋላ ግን ምንም የሚያስፈራና ከስተመር በሚመጣ ጊዜ ላለመደናበር እሞክራለሁ። ስለዚህ ቅድሚያ በስራዎቼ ላይ ቅደም ተከተል ማውጣቴ ወይም ደግሞ እቅድ ማውጣቴ ለኔ በጣም ጠቃሚ ስለሆነ። በቅድሚያ ስራዎቼን ከመጀመሬ በፊት ገና ከቤት ስወጣ ጀምሬ የእለት እለት እንቅስቃሴ ላይ እቅድ አለኝ

የስራ እድገት እየፈለኩ ነው። እየፈለክ ነው ወይ? ለሚለው ጥያቄ የስራ እድገት አዎ እፈልጋለሁ ምክንያቱም የስራ እድገት ፈለኩኝ ማለት እኔ ራሴ የተሻለ ቦታ ላይ ነው ያለሁት ማለት ነው ምክንያቱም የስራ እድገት የምፈልገው በራሴ ላይ ሰርቼ በአእምሮዬ ላይ ወይም ደግሞ እውቀቴ ላይ የተመረኮዘ ነገር ስለሆነ የተሻለ ስራ በማገኝ ጊዜ የተሻለ ደሞዝ ስለዚህ የገንዘብ ችግሬን ለመቅረፍ ወጪዎችን ወይም የተለያዩ ነገሮችን በገንዘብ የማስተዳድራቸውን ነገሮች ለማገዝ ስለሚረዳኝ የስራ እድገት በጣም እፈልጋለሁ። ምክንያቱም አሁን ካለሁበት የስራ ሁኔታ አሁን ካለውበት እየሰራሁ ያለሁት በሆቴል እና ቱሪዝም ዙር እንኳን ቢሆን የተሻለ የስራ እድገትን እፈጥራለሁ እፈልጋለሁ ምክንያቱም ከፍ ያለ ገንዘብና ገቢ ለማግኘት ከፍ ያለ የስራ እድገት ስለሚያስፈልገኝ ምክንያቱም ካለሁበት ካለው የስራ ሁኔታ አንፃር ተነስቼ የምናገረው ነገር ቢኖር ምንድነው ምክንያቱም ተከራይቼ የምሰራው ቤት ትንሽ ከሆነ የስራ እድገትን ለማስፋፋት የተለያዩ የሰራተኞችን ቁጥር ለመጨመር የከስተመሮቼን ፍላጎት ለማሟላት ከፍ ወዳለ ፍላጎታቸውን በአንዴ ማግኘት በሚችሉበት ቦታ ሊሆን ይችላል ስለዚህ እንደዛ እንደዛ አይነት ነገሮችን ለማስተካከል እና ለመጨመር ስለሚረዳኝ የስራ እድገት እየፈልጋለው እየፈለኩም እገኛለሁ። ምክንያቱም የስራ እድገቴ ባደገ ቁጥር እኔ ራሴ ራሴ ላይ የሰራሁት ነገር ብዙ ስለሚኖር። ከእውቀትም ከልምድም ያዳበርኳቸው ነገሮች ስለሚኖሩ ማለት ነው ስለዚህ የስራ እድገት ፈለኩ ማለት እኔ የተሻለ እውቀት፣ የተሻለ ገንዘብ፣ የተሻለ የስራ ክህሎት እና የተሻለ የስራ ልምድ ይዤ ከተገኘሁ ብቻ ስለሆነ የስራ እድገቱን የማገኘው በመጀመሪያ የስራ እድገቱን ከመፈለጌ በፊት ራሴ ላይ መስራት አለብኝ። ራሴ ላይ ከሰራው በኋላ የስራ እድገቱን ምንም ያክል ከባድ ሊሆን ይችላል ቀላል ሊሆን ይችላል በአንድ ጊዜ የማግኘት እድሉ ሊኖረኝ ይችላል። ስለዚህ የስራ እድገቱን በደንብ ነው እየፈለኩኝ ያለሁት

የምትወደው ምግብ ምንድነው? ለሚለው ጥያቄ ብዙ የምወዳቸው ምግቦች አሉ በዋናነት በጣም የምወደው ምግብ። ከፍስክ ምግቦች ለምሳሌ ዶሮ ወጥ የመጀመሪያው ነው ከዛ ዶሮ ወጥ በጣም እወዳለሁ። ይሄ የስጋ ወጥ በጣም እወዳለሁ ቀይ ወጦችን በጣም እወዳለሁ እበላለሁም ከጾም ምግቦች ደግሞ ድንች ወጥ በጣም እወዳለሁ። ምስር እነዚህ ነገሮች በጣም የምወዳቸውና አዘውትሬ የምጠቀማቸው ምግቦች ናቸው። ነገር ግን አሁን ባለሁበት ሁኔታ ላይ ግን ጾም ወቅት ስለሆነ የምመገበው ሽሮ በጣም የምወደው ምግብ ነው። ድንች ወጥ በጣም የምወደው ምግብ ነው። ይሄ ደግሞ ምስር ወጥ በጣም የምወዳቸው ምግቦች ናቸው። እና እነሱን በጣም ነው የምጠቀመው የምወደውም ስለዚህ እነዚህን ምግቦች በምጠቀምበት ጊዜ በምበላበት ጊዜ በጣም ደስ ብሎኝና ጉሮሮዬ ጉሮሮዬ ተከፍቶ የምበላቸው የምወስዳቸው የምግብ አይነቶች ናቸው። ስለዚህ እነዚህ አይነት ቀይ ወጥ ዶሮ ወጥ። ስጋ ወጥ ድንች ወጥ። ጥሬ ስጋ በጣም እወዳለሁ ጥብስ በጣም እወዳለሁ። የምጠላው አይነት ምግብ ነገር ምንም አይነት ምግብ የለም። የምጠላው ስለዚህ ሌሎችን ምግቦች ሁሉ እንደራሳ እስኪያደርገኝ ድረስ ከፈረንጅ ምግቦች ልክ እንደዚህ ሀገራችን የኢትዮጵያውያን ምግቦች ባህላዊ ምግቦችን መጠቀም አበዛለሁኝ እወዳለሁኝ። ስለዚህ የምወደው ምግብ ብዙ አይነት ናቸው አንድ ብቻ የሚለው ምግብ ሳይሆን። ድንች ወጥ ስጋወጥ ዶሮወጥ ምስር ወጥ ከዛ እነዚህ እነዚህ ነገሮች በጣም የምወዳቸውና የምመገባቸው ምግቦች ናቸው። ስለዚህ ምንም የምጠላው ምግብ ነገር የለም። ግን በዋነነት በውከው ከሁሉም በላይ ደግሞ እስካሁን ከዘረዘርኳቸው በጣም ፈልጌ ደስ ብሎኝ መርጬ የምበላው ከጾም ምግብ ድንች ወጥ በጣም ነው የምወደው። ስለዚህ ድንች ወጥ በጣም እወዳለሁ። ከፍስኩ ምግቦች ደግሞ የማልደራደርበትና በጣም የምወደው ምግብ ምንድነው? ዶሮ ወጥ ነው። ዶሮ ወጥ በጣም የምወደው ይሄ የብዙ ሰው ምርጫ እንደሆነም ተስፋ አደርጋለሁ። ስለዚህ እኔ የምወደው የምግብ አይነት በጣም ፈቅጄው ደስ ብሎኝ ሰርቼው ራሴ ሰርቼው በደስታ የምመገበው የምወደው በጣም የምወደው የዶሮ ወጥ በጣም በበርበሬ በደንብ ቅመማ ቅመሞች ስለሚገቡበት ቅቤ አለ ራሱን የቻለ የዶሮ ጣዕም አለ። በርበሬው ኮስተር ያለ ማለቴ በባህሪው ኮስተር ያለ ይባላል። ነገር ግን ደመቅ በርበሬያቸው ደመቅ ያሉ የሚያቃጥሉ ነገሮች ላይ በጣም የምወዳቸው የምጠቀማቸው ምግቦች እነዚህ ናቸው

ምግብህን ለሌሎች ማካፈል ተወዳለሁ ወይ? ለሚለው ጥያቄ ምግቤን ለሌሎች ሰዎች ማካፈል እወዳለሁ። ምክንያቱም ለሌሎች ሰዎች በማካፈልበት ጊዜ ለራሴ የሚሰማኝ የአእምሮ ሰላም የልብ ደስታ እርካታ ይሰማኛል። ምክንያቱም የሰው ልጅ ካለው ላይ ቀንሶ ለሌሎች በማካፈል በተለይ ላጡ ለተቸገሩ ሰዎች በምናካፍልበት ጊዜ የሚሰማን የራሳችን የሆነ የሰላም እሚሰማን አለ የደስታ የልብ እርካታ የመንፈስ እርካታዎችን ማግኘት እንችላለን። የላ ከራሳችን የሆነ ነገር ስናካፍል ማለት ነው። ስለዚህ ሌሎች ነገሮችን ሁሉንም ምግብ ብቻ ሳይሆን በገንዘብም ሊሆን ይችላል በሀሳብም ሊሆን ይችላል። ብዙ ነገሮችን ማካፈል እወዳለሁ። ነገር ግን እነዚህን ነገሮች ሳካፍል ደግሞ ለ ራሱን የቻለ ፍቅር የተሞላበት ሊሆን ይችላል። ፍቅር የተሞላበት ማለት ምን ማለት ነው? በፍቅር ሁሉን ነገር በፍቅር ስታደርገው ወይም ደግሞ ሁሉን ነገርም መውደድ ወይም ደግሞ ደስታ በተሞላበት መልኩ ባደረከው ቁጥር። ምንድነው ሰላም ይሰማሃል። የዛ ያንተ ፍቅር ለሰዎች እንዲጋባ ማድረግ ከዛ በኋላ ደግሞ ካንተ ያዩትን ካንተ የተማሩትን ሌሎች ሰዎች መውደድ ወይም ደግሞ ደስታ በተሞላበት መልኩ ባደረከው ቁጥር ምንድነው ሰላም ይሰማካል። የዛ ያንተ ፍቅር ለሰዎች እንዲጋባ ማድረግ ከዛ በኋላ ደግሞ ካንተ ያዩትን ካንተ የተማሩትን ሌሎች ሰዎች። ለሰዎች ሌሎችም እኔ እንደ በረዳሁት ልክ ሌሎች ሰዎችን መርዳት እንዲኖርባቸው ምክንያቱም እኔ እነዛን ሰዎች ረዳኋቸው እነዛ ሰዎች ደግሞ ሌሎችን ሰዎችን እንዲረዱ እያስተማርኩኝ መልእክት እያስተላለፍኩኝ እንደሆነ ስለሚሰማኝ። ብዙ ጊዜ ምግብም ሆነ ማንኛውንም ነገር ለሰዎች በማካፈል አገኛለሁ። ምክንያቱም የሰው ልጅ ምግብን ብቻ አይደለም። ከራሱ ላይ ለሰዎች የሚያካፍለው የሚወደውን ነገር ለሰዎች ደስታን ለሰዎች ማካፈል ማጋራት። ለሌሎች ሰዎች ደግሞ ልብሶችን መስጠት ሊሆን ይችላል። ገንዘብን መረዳት መርዳት ሊሆን ይችላል። ብዙ የተለያዩ ነገሮች ሀሳቦችን በመተጋገዝ ሀሳቦችን በመገለጽ በመረዳዳት በማካፈል መልካም መልካም ነገሮችን ስነ ምግባሮችን ይዘን እንድናልፍ ያደርገናል ማለት ነው። ስለዚህ ከምግብ ጀመርን እንጂ ሌሎች ብዙ ነገሮችን ማካፈል የምንችላቸው ነገሮች ስላሉ ማለት ነው። ስለዚህ እያንዳንዱ ሰዓት እያንዳንዱ ደቂቃ እያንዳንዷ ጊዜ ምግብ ብቻ ለማካፈል ሳይሆን ሌሎች ብዙ ነገሮች የሚካፈሉ ሸር የሚደራ የሚሰጣጡ ነገሮች ስላሉ እነሱን ነገር ለማካፈል ሁሌም እሞክራለሁ በጣም ነው እምወደው እያካፈልኩም እገኛለሁ

ወይ? የስራ ጊዜ ገደብ ታስተካክላለህ ወይ? አዎ አስተካክላለሁ ምክንያቱም አንዳንድ ጊዜ በሰራተኞቼ ላይ የሽፍት ጊዜያቶች ሊኖሩ ይችላሉ ያ ማለት ምንድነው? የስራ ጊዜ ገደብ ለምሳሌ አራት ሰራተኞች ቢኖሩ ጠዋት ሁለቱ ከሰአት ሁለቱ እንደማለት ነው ምክንያቱም እነዛኞቹም ሌላ ተጨማሪ ስራ የመስራት እድሉን እንዲያገኙ ሲባል በሁለት ፈረቃ እንዲ እንዲሰሩ ይደረጋል። ያ ማለት ምንድነው? አንድ ሁለቶቹ እስከ ስድስት ሰዓት ሲያስተናግዱ ቆይቶ ማታ ላይ ደግሞ ምሳ ሰዓት ላይ ደግሞ በሽፍት የሚቀየሩ ሰዎችን ሁለቶቹ ይመጣሉ ማለት ነው። ለምሳሌ ያክል አራቱ ከአራቱ ሰራተኞች ሁለቱ እስከ ሃምሳ ሰዓት ድረስ ቢሰሩ ሁለቱ ደግሞ ከሰአት በኋላ ቢሰሩ ስለዚህ ይሄ የስራ ጊዜ ገደብ ሽፍት ማስተካከል ይባላል። ስለዚህ የስራ ጊዜ ገደብ ለማስተካከል ደግሞ የግድ አለቃው በቦታው ተገኝቶ ለእነሱ የሚያደርጉትን ነገር ማሳየት ማስተማር ስላለበት አለቃው ራሱ ነው ሽፍቱን የሚሰጣቸው። ከዛ በኋላ ሽፍቱን የተሰጣቸው ልጆች በራሳቸው ግማሽ ቀን እረፍት ቁጭ ከሚሉ ይልቅ ግማሽ ቀን ሌላ እንደገና ስራ ከዛም ከዚህ ተሯሩጠው ፈልገው ተጨማሪ ገንዘብ ተጨማሪ ገቢ ተጨማሪ የአስተዳደር ሁኔታዎችን ቤታቸውን ለማስተዳደር የሚረዳቸውን ነገሮች ለማድረግ እንዲመቻቸው ስራ በሽፍት እንዲሰሩ ይደረጋል። ስለዚህ ለጊዜው

በእጄ መጻፍ በጣም ነው የምወደው ምክንያቱም በእጄ መጻፍ የምወድበት ምክንያቱም ስነ ጽሁፍ የመጻፍ ፍላጐቱ ስላለኝ እና ችሎታው ስላለኝ በእጄ ብዙ ጊዜ መጻፍ እወዳለሁ። እነዚህ በተለምዶ ድርብ ጽሁፎች የሚባሉ ስነ ጽሁፎች ጽሁፎች በወረቀት ላይ ትልቅ ሸራዎች ላይ የሚጻፉ ነገሮችን እጽፋለሁ። እነዚህ ብዙ ከዚህ ቀደምም እንደገለጽኩት ብዙ የምሰራቸው የምጽፋቸው ጽሁፎች ስላሉ ብዙ ጊዜ በእጄ መጻፍ በጣም ነው የምወደው። ደግሞ ቦታና እስክሪፕቶን በመምረጥ መጻፍ እንዲያስችለኝና የእጅ ጽሁፌ የበለጠ ቆንጆ ሆኖና ለይታ ደስ የሚል ሆኖ እንዲገኝ የሚያደርጉ ነገሮች እጠቀማለሁ። ስለዚህ እኔ ሁልጊዜም ቢሆን በእጄ መጽሐፍን በጣም ነው የምወደው። ሁልጊዜም ተማሪ በነበርኩበት ሰዓትም የሌሎች ተማሪዎችንም እጽፍ ነበረ። የራሴንም ኖቶችን እፅፍ ነበረ። እነዚህ ደብተሮቻችን ላይ መምህሮቻችንን የሚሰጡን እያንዳንዳቸውን ጥያቄዎች እንድንጽፋቸው ፈተና በሚመጡ ጊዜ ሊነበቡ የሚችሉ ከመጽሐፎቻችን የሚያወጡን እያንዳንዱ አንዳንድ መልመጃዎችን አንዳንድ የሚነበቡ ነገሮችን በሙሉ መጽሐፎቻችንን እያገላብጥ እንድንጽፍ ያደርጉናል። ራሳቸውም ጽፈው አውጥተው እንድንጽፍ ያደርጉናል። ስለዚህ ሁልጊዜም ቢሆን ከትምህርት ቤት ከልጅነቴ ጀመሮ እስካሁን እስካለሁባት ሰዓት ድረስ በእጄ መጽሐፍ በጣም እንደምወድ መናገር እፈልጋለሁ። በዚሁ አጋጣሚ ሌላም ጊዜም ቢሆን እጽፋለሁ። በእጅ መጽሐፍ መቼም አላቆመም። ሰዎች ሁሉ ሲያዩት የእጅ ጽሁፌ በጣም እንደሚያምር ይነግሩኛል። ስለዚህ ሁልጊዜም ቢሆን መልካም የሆነ እጅ ጽሁፍ እንዲኖረኝ ሁሌም ቢሆን ወረቀት ላይ ዝም ብዬ እለማመዳለሁ። እጅ ጽሁፌ እንዳይጠፋብኝ ለረጅም ጊዜ ሳልጽፍ ከቆየሁኝ መጻፍ ድንግርግር የሚለኝ ነገር ስላለ። ሁልጊዜም ቢሆን ባገኘኋት አጋጣሚ ወረቀት ላይ ስዕሎችን መሳል የሰው ፊቶችን መሳል እጅም ጣቶችን መሳል እግሮችን መሳል። ፊቶችን

የጧት ወይስ ማታ የማታ ሰው ነህ? ለሚለው ጥያቄ እኔ የጧት ሰው ነኝ። ምክንያቱም ጧት ላይ ከመኝታዬ እነሳለው። ምክንያቱም የለት ከእለት ተግባሮቼን የምጀምረው በጧቱ ስለሆነ በጧት ከተነሳው በኋላ ሁልጊዜም ቢሆን የማደርገው ነገር ቤቱን ካጸዳሁ በኋላ ራሴን ካጸዳሁ በኋላ ወደ ቤተክርስቲያን እሄዳለሁ። ከዛ ከቤተክርስቲያን ከተመለስኩ በኋላ ተመልሼ ምግብ አበስላለሁ። ምግብ ከበላሁ በኋላ ቤተሰቦቼንም ከሸኛኘው በኋላ ተመልሼ ምንድነው የማደርገው ወደ ስራ ቦታ እሄዳለሁ። ስራ ቦታ ላይ የማከናውናቸው ብዙ ነገሮች አሉ። ስራ ቦታ ላይ ነው ሙሉ ቀኔንም የማጠፋው ስለዚህ ስራ ቦታ ላይ የሚገኙትን ነገሮች ተግዳሮቶች ሊሆን ይችላ፤ ጥሩ መልስ ያላቸው ጥያቄዎች ሊሆን ይችላሉ። እነሱን እፈታለሁ። ብዙ ብዙ ነገሮች የማደርገው በጧት ላይ ነው። ምክንያቱም ጧት ላይ ስራ የመነቀቃት መንፈስ የሚኖረው ጠዋት ላይ ስለሆነ ጥሩ ጥሩ ነገሮችን ማሰብ የሚቻለው ጠዋት ጠዋት ስለሆነ ሁልጊዜም ቢሆን የጠዋት ሰው መሆንን እመርጣለሁኝ። የጧት ሰው ነኝ።